ወደ መናፈሻ ቦታዎች ብዙ ጊዜ እሄዳለሁ መሰለኝ። እንትን ማለት ለመዝናናት የምመርጠው ቦታ ምን ነፋሻማ ወይም መናፈሻ ተብለው። ወሬ ተሰሩት ብዙ እጽዋት ብዙ አትክልቶች በቀላሉ ንፋስ የሚገባው። ቀዝቀዝ ያለ ከዛ ውጪ ደግሞ ስናየው በጣም አረንጓዴ የሆኑ ቦታዎች መቆየት ረጅም ሰዓት እንደዚያ አይነት ቦታዎች ላይ መቀየት መቆየት ነው። የምወደውና በጣም ብዙ ጊዜ እንደውም ከምንኖርበት አካባቢ ቅርብ የሆነች ቦታ አለና እዛ ቦታ እኔም አንዳንድ ጓደኞቼም የሚደብራቸው ጓደኞቼ እንዳሉ ሁሉ አንዳንድ ጓደኞቼ እና እኔ ግን በጣም ለመዝናናት ረጅም ሰዓት በተለይ የምናወራው ነገር ሲኖር ምናምን በጣም የምንመርጠው ቦታ ነውና። እዛ እሄዳለሁ እዛ ስሄድ ምናልባት በየሳምንት በሁለት ሳምንት በየሳምንቱ እንኳን እንትንም ግን በየሁለት ሳምንቱ እሄዳለሁ። አብሮኝም ሚሰሩ ጓደኞቼ በስራ ምክንያት እንገናኛለንና እንደዛ ቁም ነገር አይነት ወሬዎችን ለማውራት ከሆነ የተቀጣጠርነው የምንመርጠው መናፈሻ መሄድ ነው። እና እዛ ላይ ምናልባት በዛ ምክንያት በየሳምንቱ በየሳምንቱም ልሄድ ይችላል እንደዚህ ለመዝናናትና ሻይ ለመጠጣት ምናምን ከሆነ ግን በየሁለት ሳምንቱ በየሶስት ሳምንቱ አንድ ጊዜ ከጓደኞቼ ጋር እሄዳለሁ። አንዳንድ ጊዜ ደግሞ በሆነ በስራ ጫናም ሊሆን ይችላል። በግል ባጋጠሙኝ ነገሮችም ሊሆን ይችላል አይምሮዬ ትንሽ ጫና ውስጥ ወይም ጭንቀት በሚመስል ስሜት ውስጥ በሚሆንበት ጊዜ። የምሄደው በቃ የመናፈሻ ቦታዎች ነው በጣም ሰላም ይሰጠኛል። እርጋታው የወፎቹ ድምጽ የዛፎቹ የሆነ ውዝዋዜ ምናምን ነገር ነፋሱ ቅዝቃዜው ጸጥታው ብዙ ሰው የማይኖርም እዛ አብዛኛው ጊዜ እና ጸጥታው ምናምን ለኔ በጣም የሚያረጋጋኝ ነገር ስለሆነ። ለመሄድ ለመቆየት የምመርጠው ቦታ ነው ማለት ነው። መናፈሻ እንደ እድል ሆኖ ደግሞ በጣም በቅርቤ የሆነ ቦታ አለና እዛ እሄዳለሁ። ሩቅ ቦታዎችም ሆኑ ማለት አንድ ታክሲ ሁለትታክሲ ደርሼ የምመጣቸው ቦታዎችም ቢሆኑ ሄጄ ለመዝናናት በፍጹም ነው የማልሰስተው። ምክንያቱም ከዛ በጣም ነው የምወደው ከዛ በኋላ የሚሰማኝን ሰላምና አይሆንም የመረጋጋት ስሜቱ ያያም ይመስለኛል የመናፈሻዎች ጥቅም ያ ነው። ዝም ያሉ ናቸው አብዛኞቹ በጣም በአረንጓዴ የተሸፈኑ ናቸው። በጣም ትላልቅ ዛፎች ሊኖሩ ይችላሉ አበቦችን ሊኖሩ ይችላሉ። እና ደግሞ አብዛኞቹ ደግሞ የሆነ ባህላዊ የሚመስል ወይም የድሮ የሚመስል አይነት ይዘት ያላቸው ናቸው። ምናምን እና ያ ያ ለኔ በጣም አሪፍ የማንበብ ያ ዝም የማለት ዝም ብዬ ቁጭ ለማለት ከራሴ ጋር ለመሆን በጣም ጥሩ እድል የሚሰጡኝ ቦታዎች ናቸውና። ምናልባት በሳምንት አንድ ጊዜ በጣም ሄደ ከተባለ ግን በሶስት ሳምንት አንድ ጊዜ የገድ እሄዳለሁ ሁሌ

በመስኮት ጎን ዉይ በጣም በጣም ነው የምወደው። በቃ ስጀምር እታወቃለሁ በቃ የማያውቁኝ ሰዎች ማሀል ካልሆነ በስተቀር ጓደኞቼ ምናምን ከሆኑ ቦታ ይለቁልኛል ቤተሰቦቼ ቦታ ይለቁልኛል። በምስኩት ጎን ነው መቀመጥ የምወደው። ታክሲ ይሁን ረጅም መንገድ ይሁን። በተለይ እነዚህ ረጃጅም መንገዶች ስንሄድ ወይም ለጉዞ የሁለት ሰዓት የአንድ ሰዓት መንገድ ስንሄድ የግድ በመስኮት ነው መሆን ያለብኝ አንደኛ ንፋስ ንፋስ እፈልጋለው። እፈልጋለሁ ማለት ትንሽ ንፋስ እየተቀበልኩ ምናምን ነው መሄድ የምችለው። ረጅም ከሆነ መንገዱ ከዛ ውጪ ግን ማየት አለብኝ የወረ ክፍተት ያለ ነገር ነው የምወደው። እኔ የተዘጋ ነገር ደስ አይለኝም እና አለው በመንገድ ላይ የሚታየው ነገሮችን እያየሁ ነፋስ እየተቀበልኩ ከምንም በላይ ደግሞ ክፍት የመሆን ስሜት እየተሰማኝ የሆነ መሃል ላይ መቀመጥ ምናምን አልወድም። በጣም የሚያጨናንቀኝና በመስኮት ጎን ስቀመጥ ጎን ስቀመጥ ግን አንደኛ ንፋስ ይገባል አሪፍ ነገር ነው። እዛው እጅ ግን የማየው ነገር የምወደው እንዲሆን እና ደግሞ በደንብ ማየት እንድችል እያየኸው መንገድ ላይ ይሄ ምንድነው ብዬ እየጠየኩ ሰዎችን እየጠየኩ። ስለዛ ነገር እያሰብኩ እንደገና ደግሞ ሌላ ሌላ ነገር አይን ውስጥ የሚገባ ነገር ሳገኝ ደግሞ እየጠየኩኝ ይሄ ምንድነው እያልኩኝ። ለማየት ለመጠየቅ። ከዛ በኋላ ደግሞ ሌላ ጊዜ ስመጣ ያ መንገድ። መልሼ ለማስታወት ስለምን ስለሚያገዘኝ መስኮት ጎን ነው መቀመጥ የምወደው። ሁለተኛ ምክንያቴ ግን ይሄ የመዘጋት አይነት ስሜት እንዳይሰማኝ እፈልጋለሁ። በተለይ ይሄ ደግሞ ጉዞ ከሆነ ድረስ ረጅም ጉዞ ከሆነ። መኪና ላይ ስቀመጥ ማለቴ ነውና። የመዘጋት ስሜት ወይም የሆነ ጠባብ ነገር ውስጥ የመቀመጥ አይነት ስሜት እንዲሰማኝ ስለማልፈልግ በመስኮት ነው ብዙ ጊዜ የምቀመጠው። ሌላው ግን አሁን ትዝ ያአለኝ ምንድነው ቤት ውስጥ ስሆን ራሱ። እንትኔ የማጥኛ ቦታዬ ጠርቤዛና ወንበር ምናምን ያለበት ከሞስኮት ከመስኮቴ አጠገብ ነውና በጣም ነው የምወደው። ሳይዘጋ በትንሹ ተከፍቶ መጋራጃው ምናምን ተገልጦ ወደ ውጪ እያየው ምናምን እየጻፍኩ በመሃል ማሰብ ካለብኝ ደግሞ ወደ ሰማይም ወደ ውጪውን እያየሁ ለማሳብ ስለሚያመቸኝ ሆነ ብዬ የማጠናበት ቦታ ሁላ ያደረኩት መስኮት አጠገብ ነውና። ያ ቦታ ማጥኛ ብቻ ሳይሆን ቁጭ ብዬ ለማሰብ ሰማዩን እያየሁ ዝም ለማለት ሁሉ እጠቀምበታለሁና በጣም ነው የምወደው። መስኮት ጎን መቀመጥ

ምን ያህል ነው ወደ ገበያ መሄድ ምን ያህል ጊዜ ምን ያህል ጊዜ? እንትኑ በእርግጥ የተወሰነ አይደለም። ለምሳሌ በሳምንት ላይሆን ይችላል ላለው እንደ አስፈላጊነቱ ከዛ በኋላ ደግሞ ከሁለት ሳምንት በኋላ ደግሞ መልሼ ልሄድም እችላለሁ። እንትን ደረጃ ሳየው ገበያ መሄድን በጣም እምወድ አይነት ሰው አይደለሁም። በተለይ ይሄ በጣም ግርግር ያለበት የገበያ ቦታ ከሆነ አባል ላለመሄድ በጣም ነው የምጥረው። በተቻለኝ መጠን የሚያስፈልጉኝን አብዛኛውን ነገሮች በብዛት ገዝቼ በተለይ የማይበላሹትን ነገሮች ገበያ ላለመሄድ ማለት ነው። እና ብዙ የሚያስፈልገኝን መጠን ገዝቼ ቤቴ ባስቀምጥና ወደ ገበያ የምሄድበትን ጊዜ መቀነስ ነው የምወደው አብዛኛው ጊዜ። እንደዛም ሆኖ ግን በ በሳምንት አንድ ጊዜ ልሄድ እችላለሁ። በይው ሁለት ሳምንትም ልሄድ እችላለሁ። እዚህ ጋ ምንድነው? እንትን የሚለኝ የሆነ መሸመት መገበያየት ምናምን እቃዎችን ማየት ዋጋ መደራደር ይሄን አርግልኝ እንደዚህ ቀንስልኝ ምናምን ማለት ምናምን በሆነ በሆነ ጊዜ የሆነ የሚያዝናና ወይም ደስ የሚል ነገር አለው ብዬ አስባለሁ አንዳንድ ጊዜ እንደዛ ይሰማኛል። ጊዜ የምዝናናበት ወይም እዛ መቆየት የምፈልግ አይነት ባልሆንም ግን የሆነ ዘመን የሚያረግ ነገር አለው የሆነ ደስ የሚል ነገር አለው። መገበያየት ከዛ በኋላ እቃዎችን ደግሞ መምረጥ አንዱ እቃ አንስቶ ሌላው እቃ ደግሞ በደንብ ማየት ስለ እቃው መጠየቅ ምናምን ደስ የሚል ነገር አለውና በተለይ ለእቃ ሲሆን ደስ ይለኛል። አሁን ለምሳሌ የምገዛው ሶፋ ከሆነ ወይም የምገዛው የሆነ እንትን ከሆነ አይና ወይም የሆነ የሆነ የተሰራቃ ከሆነ ምናምን አይና ቦታ ያየሁትን እንደገና ሌላ ቦታ ሄጄ እጠይቃለሁ። በዛውም ደግሞ ሌሎች አይን ውስጥ የገቡ ነገሮች ምናልባት ቢኖሩ ብዬ ዞር ዞር እላለሁና ትንሽ ሚያዝናና ነገር አለው። ከዛ ውጪ ግን የገበያው ግርግሩ የሰው መብዛት የተለያዩ እቃዎችም መቀበል ነገሮች ሽንኩት ቲማቲም ምናምን ስለሆነ የምትሸጡት እነዛ ነገሮች ሁሉ ተደባልቀው የሚፈጥሩት ሽታ ምናምን ብዙ አልወደውም። እና ላለመሄድ ወይም የምሄድበትን ጊዜ ለማርዘም ነው ብዙ ጊዜ የምጥረው። ለዛም ሆኖ ምናልባት በሳምንት ልሄድ እችላለሁ በየሁለት ሳምንቱ ወይም በየአስር ቀኑም ሊሆን ይችላል እንደሚያስፈልገኝ ነገር መጠን ማለት ነው።

እንዴ። በስነ ስርዓት ነው ምጠቀመው በደንብ በደንብ ነው ምጠቀመው። አሁን ራሱ ይሄን የቀረፅኩ ያለውት ዋይፋይ ነው። ስራ ቦታ አለኝ። ዋይፋይ በዛ እጠቀማለሁ ቤት ውስጥም አለኝ። ቤቴም እጠቀማለሁ። የተለያዩ በኢንተርኔት የሚሰሩ ነገሮች ለመስራት ዋይፋይ ምን ያህል ወሳኝ እንደሆነ የታወቀ ነው። ከዛ ደግሞ በ በኦንላይን ሚሰጡ ኮርሶች። እ ለመመልከት ሁሉም እንዴ ሁሉም በኢንተርኔት የሚሰሩ ማናቸውም ነገሮችን ለመስራት ዋይፋይ እጅግ በጣም አስፈላጊ ነገር ነው። እንደገና ደግሞ። እ እንትኑ ፍጥነቱ ደስ ይላል እ። አከፋፈሉ ደስ ይላል እ ምትከፍልበት መንገድ ደስ ይላልና። እሱን እሱን በጣም እንደ እንትን ነው ማየው እንደ እድል ነው ማየው እኔና። ዋይፋይ እጠቀማለሁ በስነ ስርዓቱ ነው ምጠቀመው። ሁሌም በሚባል ደረጃ ኦንላይን ልሆን እችላልለው። ስራ በማይኖረኝ ሰዓት ወይም ትንሽ ማረፍ ስል ፈልግ ብቻ ነው ማጠፋው እንጂ። ሁል ጊዜ ስልኬ ከዋይፋይ ጋር ኮኔክትድ ነው። እ እጠቀማለሁ። ፊልሞችን ማየው ሙዚቃዎችን የፈለኩ የፈለኳቸውን ሙዚቃዎች ከ ኢንተርኔት ላይ እያወረድኩ እማየው እምሰማው ማንበብ ምፈልጋቸውን መጽሐፍት ማገኘው ወይም ማወርደው ምናምን ከ ዋይፋይን ተጠቅሜ ነው። ከዛ ውጪ እ እንዳልኩት ከሙያዬ ጋር ተያያዥነት ያላቸዉን ቪዲዮዎች ማየው ዋይፋይን ተጠቅሜ ዳውንሎድ እ ወይም ወይም ወደ ስልኬ እያወረድኩኝ ነው የምጠቀመው። እ እንደውም ለዛ ለዛ በተለይ አሁን ላይ ሳስበው በጣም የጠቀመኝ ነገር እንደሆነ ነው የማስበው። እንደውም እ። ማለት ኢንተርኔት ባይኖር እ የፈለከው የፈለከው ነገር የማወቅ የመረዳት የመመርመር እድል በጣም ነው ሚሰጠው በዛው ልክ ለማትፈልጋቸው ነገሮች። እ ሚያጋልጥህ ቢሆንም እንኳን ግን። በተለይ አንተ የመምረጡ አቅም ካለህና የመምረጥ አቅም ላይ ራስህን ካዳበረም በደንብ ካዳበርክ። ምትጠቀምበት ነገር ነው። እኔ እንዳልኩት ለበጣም ብዙ ነገሮች ነው ምጠቀምበት። ጓደኞቼን ለማግኘት። ያለሁበትን ሁኔታ ቀርጬ ለመላክ ከእነሱ ደግሞ ሌላ መልእክት ለመቀበል። ለስራም እንዲሁ ለመዝናናትም ቪዲዮዎችን ለማየት ሚያዝናኑ ቪዲዮዎችን ለማየት ለጓደኞቼ ለማጋራት ምናምን። ዋይፋይ በጣም ነው ምጠቀመው

ስፖርተኛ ነኝ የአካል ብቃት እንቅስቃሴ በደንብ ነው የማደርገው። እንደውም ልጅ ሆኜ ካራቲስት ምሆን ይመስለኝ ነበረ በጣም ከመውደድ የተነሳ እና ለመስራት ለመሰልጠን በጣም ከመጓጓቴ የተነሳ የሚሆን ይመስለኝ ነበረ ከራቲስት ወይም ያዘግዝ ግን ምንድነው የሚባል በአማርኛ ከራቲስት ብቻ የሚሆን ይመስለኝ ነበር? እና እንደውም ካደኩ በኋላ ነው መሰልጠን የጀመርኩት ለአንድ አመት ምናምን የሚሆን ጊዜ ሰልጥኜ ከዛ በኋላ ከስራ ጋ ከማህበራዊ ህይወት ጋር ከግል ህይወት ጋር ምናምን አልጣጣም ሲለኝ አቆምኩት። እንደዛም ሆኖ ለስፖርት እና ለአካባቢ እንቅስቃሴ ያለኝ አመለካከት እስካሁን አልተቀየረም። ጥሩ ላይ ነው ያለሁት ጠዋት ሁል ጊዜ ለአርባ ደቂቃ እንቅስቀሴ አደርጋለሁ። ለስራ ከመውጣቴ በፊት ቁርስ ከመብላቴ በፊት ምንም ነገር ከማድረጌ በፊት ለአርባ ደቂቃ ያህል የአከል ብቀት እንቅስቃሴ አደርጋለሁ። በዲስፕሊን ደረጃ በጣም በተደጋጋሚ ሁል ጊዜ ጠዋት ጠዋት ይሄን ነገር አደርጋለሁ የሚሰጠኝ የመዝናናት ስሜት የሚሰጠኝ የመፍታታት ስሜት በጣም ነው የምወደው። ከዛ በኋላ ሻወር ወስጄ ቁርስ በልቼ ስወጣ በጣም ነው የምጽናነው ሰውነቴ ፈታ ሲል ወይም ለስራ ለውጪው ላለው ወከባ ራሴን ለማዘጋጀት በጣም ትልቅ መንገድ ነው ብዬ ነው የማስበው። የአካል ብቃት እንቅስቃሴ ማድረግ ከዛ ውጪ በቀን ውስጥ በተቻለኝ መጠን ለአንድ ሰላሳ ደቂቃም ይሁን የእግር ጉዞ አደርጋለሁ እሱም አንድ የ የአካል ብቃት እንቅስቃሴው አንዱ አካል እንደሆነ ነው የማስበው። እና ሁሌም በእግሬ መሄድ ረጅም መንገድ መሄድ ምናምን ባልወድም ግን ሆነ ብዬ ለሰለሰ ደቂቃ ያህል በእግሬ መጓዝ እወዳለሁ እና ወክ አደርገለሁ በእግሬ እጓዘለሁ። ሌላው ደግሞ አንዳንድ ጊዜ የሆነ ስራ ጫን በሚልበት ሰዓት ጀርባዬን አንገቴን ጭንቅላቴን አካባቢ የሚሰማኝ ውጥረት ለመቀነስ ስራም ቦታ ላይ ሆኜ አነስ ያሉ የአምስት ደቂቃ የአስር ደቂቃ እንቅስቃሴዎችን አድርጌ ዘና ለማለት ወይም ሰውነቴን ዘና ለማድረግ እሞክራለሁ። እና የአካል ብቃት የአካል ብቃት እንቅስቃሴ ማድረግ አጠቃላይ ለጤና ለሁሉም ጤና ለአካላዊም ጤና ለአእምሮያዊ ለአእምሮ ጤና ያለውን ጥቅም ብዙዎቻችን መረዳን የምንረዳው ነገር እንደሆነ የታወቀ ነው። እና ያንን ነገር ለማግኘት ያንን ጤናዬን ለመጠበቅ ሁል ጊዜ ጠዋት ጠዋት የአካል ብቃት እንቅስቃሴ አደርጋለሁ ከሰላሳ እስከ አርባ ደቂቃ ድረስ ከሰአት ደግሞ የእግር ጉዞ አደርጋለሁ። ለሠላሳ ደቂቃ ከዛ ውጪ ባለው ጊዜያቶች ወይም ሰዓታት ውስጥ ግን ስራ ቦታ ጫና በምበዛብኝ ሰዓት ቀለሉ ያሉ ሰውነት ለመፍታት የሚጠቅሙ እንቅስቀሴዎችን ስራ ቦታ ላይ ሆኜ ለአምስትም ለአስር ደቂቃም ቢሆን አደርጋለሁ ብዙ ጊዜ እና በጣም ነው የምወደው በጣም ነው የምሰራው።

የምመኘው የእረፍት ጊዜ በጣም ነው የምመኘው ላንድ ወር ያህል። ከስራ ወይም ይሄ ቁም ነገር ከሚመስሉ የስራው ሁኔታዎች ወጥቼ ወር ያህል ካለሁበት ቦታ ተጎዤ ጉዞ አድርጌ የሆነ ማየት ማወቅ ከምፈልጋቸው ቦታዎች እንትኖች አሉኝ። ዝርዝሮቹ አሉኝ መሄድ የምፈልጋቸው ቦታዎች ብዬ ያስቀመጧቸውን ከነዛ ቦታዎች አንዱ መርጬ ለአንድ ወሬ ያህል እዛ ሄጄ እዛ ቆይቼ ሰውነቴን አይምሮዬን ሁሉ ሀሳቤን ምናምን ከእንደገና መሰብሰብ በጣም የምመኘው የእረፍት ጊዜ ነው። በጣም በተለይ አሁን ላይ ስራውም በዛ ወከባውም በዛ በጣም ረጅም ጊዜ ውጪ እያሳለፍኩ ነው ማለት ከቤቴ ውጪ። ምክንያቱም እኔ በጣም ቤቴ መሆን የምወድ ሰው ነኝና ከቤት ውጪ ረጅም ሰዓታትን እያሳለፍኩ ስለሆነ አሁን ላይ በጣም እረፍት ያስፈልገኛል። ለአንድ ወር ያህል በተለይ ለ ቢያንስ ለአንድ ወር ከማንኛውም አይነት ይሄ ስራ ብዬ ከማስባቸው ነገሮች ወጥቼ ሰው ከማላገኝበት ቦታ ሄጄ አይምሮዬን ሀሳቤን ራሴን መሰብሰብ ብችል ብዬ በጣም እመኛለሁ። በተለይ ደግሞ የምሄድበት ቦታ ውሃ ያለበት ሀይቅ ዳር ከሆነ በጣም ነው የምወደው ሀይቅ ውሃ በጣም እወዳለሁና ሀይቅ ዳር ባህር ምናምን ያለበት ቦታ ከሆነ በተለይ በጣም ልዝናና የምችለው እንደዚህ አይነት ቦታዎች ላይ ስለሆነ እንዲህ አይነቱን ለአንድ ወር የእረፍት ጊዜ ለራሴ ለመስጠት በጣም እየተመኘሁ ነው። የሆነ ጊዜ እንደውም ለሁለት ሳምንት ምናምን ይሁን አድርጌው ነበረ ግን። ቦታ አልመረጥኩኝም መሰለኝ ያን ያክል አልተዝናናሁም እንደውም ሳላስበው ነው ራሱ በሁለት ሳምንት የተመለስኩት በአሁኑ ግን በዚህ አንድ ወር ግን። በጣም አስቤበት መያዝ ያለብኝ እቃዎች በስነስርዓቱ ይዤ ገለል ማለትም በጣም እየተመኘሁ ነው። በጣም ያስፈልገኛል በዚህ ሰዓት ምክንያቱም እንትን በጣም በዝቶብኛል የሆነ ወከባው እንዳልኩትም ረጅም ሰዓት ውጪ እያሳለፍኩ ነው። በስራም በሌሎችም ምክንያቶችና እነዛን ነገሮች መቀነስ ባልችልም ቢያንስ ግን ለአንድ ወር ያህል ፋታ አግኝቼ መመለስ እየወደድኩ ነው። በጣም እየፈለኩ ነው።

ከአለቃዬ ጋር ከአለቃዬ ጋር ያለኝ ግንኙነት በጣም አሪፍ ነው። እኔ እግዚአብሔር ይመስገን በጣም እድለኛ አለኝ ብዬ ነው የማስበው ጋዜ ዙሪያ ምክንያቱም ጋዜ በፊትም ስራበት ለነበረው ቦታ የነበረችኝ አለቃ በጣም ልክ እንደ ጓደኛዬ ሆኖ ነበረ ጓደኛዬ ከስራ ውጪ የማወራት ከስራ ውጪ የምታወራኝ በጣም ይቅርቤ የምላት ሰው ሆናለኝ ነበረ። አለቃ የሆነው ማለት ነው እንደዛም ሆኖ ስራውን አልጎዳነውም በጣም በአሪፍ መንገድ ስራውን እየሰራን። ግን ደስ የሚል የአለቃና የምንድነው ይሄ ሰራተኛ አለቃ አይነት ግንኙነት ሳይሆን ደስ የሚል ጓደኝነት መስርተን ስራውን ከለቀቅኩን በኋላ እስካሁን ድረስ የምደውልላት ማገኛት ጓደኛዬ ሆነልኛለች እና በጣም እድለኛ ነኝ። አሁን እየሰራሁበትም ባለውት መስሪያ ቤትም ያለው ያለኝ አለቃ በጣም አሪፋ አለቃ ነው የቀረበ ሰው ነው መንኛዉም አይነት ነገር ልናወራው በተለይ ለኔ የሚጋብዘኝ አይነት ሰው ነው። አለቃ መጣ እንትን መጣም ምናምን ፍርሃት ወይም አለቃዬ ሲመጣ በተለየ መንገድ ለመስራት ወይም ምናምን ሞክረው ለማስመሰል ሞክረው ምናምን ነገር የለም ሲጀመር እሱ እንደዛ አይወድም እንደዛ አይወድም። እንደገና ደግሞ እንዳልኩት ከአለቃና ከሰራተኛ ይሄ ስሜት እና እንደዚህ አይነት ግንኙነት ውጪ ወጥተናል ከዛ ውጪ ያሉ ነገሮችን ማውራት ጀምረናል። እና ልክ እንደ ጓደኛዬ ሆኖልኛል እና ስለ ስራውም በጣም በጥልቀት ነው የምናወራው እንዴት መሆን አለበት ማስተካከል ያሉብን ነገሮች ምንድን ናቸው የሚለውን በየጊዜው ነው የሚያወራኝና የማወራው። ከዛ ባለፈ ቀን አሪፍ ሚባል እሱን በጣም አሪፍ ሰው ነው በጣም የሚያዳምጥ ሲደክመኝ የሚያውቅ በቃ አይኖቼን ያየኛል ዛሬ ምንድነው ደክሞሻል አልተኛሽም እረፍት ማድረግ ትፈልጊያለሽ? ቡና ልጋብዝሽ ምናምን ነው የሚለኝና በደንብ ያየኛል አይኖቴን ያያል ሲደግመኝ ያያል ያውቃል ዘና ማለት ስጀምር ያውቃል እንዴ ዛሬ ደግሞ በአዲስ ይኖር ጅል የመጣሽው ምናምን ይለኛል። እና በጣም ስሜቶቼን መረዳት የሚችል ሰው ስለሆነ በጣም አሪፍ አለቃ ሆኖልኛል ለኔ በጣም የማመሰግነው ሰው ነው። እውነትን ለመናገር ከእኔ ጋር ብቻ ሳይሆን ደግሞ ከሌሎችም የስራ ባልደረቦቼ ተመሳሳይ አይነት እንትን ቀረቤታ ነው ያለው እና አንዳንዴ እንደውም ሰዎች እንዳይጠቀሙበት ምናምን እፈራ ነበረ ግን እሱ በጣም ነው። ሚዛን ሚዛን የሚያስይዘው የቃልዱን ጊዜ የቃል የቁም ነገሩን ወይም ስራ የሚሰራበትን ጊዜ ያውቃል እና የንክል አያስቸግረውም ሰዎች እንዴት መቅጣት እንዳለበት ሰራተኛ በሰአቱ እንዲገባ እንዴት ማድረግ እንዳለበት እንዴት መያዝ እንዳለበት በጣም በጥልቀት የሚያውቅና የሚረዳ ሰው ነው። እና እንደዛም ሆነ ጓደኛ ሊሆነን እንዴት እንደቻለ እኔ ሁሌ ልጠይቀው ሁሌ ለአይምሮዬ ጥያቄ የሚፈጥርብኝ ነገር ነውና አሪፍ ግንኙነት ነው ያለኝ ካለቃዬ ጋር።

ባህላዊ ልብሶችን እለብሳለሁ። ግን ደግሞ በባዕላት ጊዜ ነው አብዛኛው ጊዜ የምለብሰው ወይ ደግሞ የተለያየ ዝግጅት በሚኖር ጊዜ ወይም የተለያየ ድግስ በሚኖር ጊዜ ነው። ባህላዊ ልብሶችን የምለብሰው ይሄ ማለት ለምሳሌ ሰርግ ቢኖር ወይ ደግሞ የልጅ ጥምቀት ወይም ክርስትና ቢኖር ሌሎች ባዕላት ተሰብስበን በምናከብርበት ጊዜያት ባህላዊ ልብሶችን መልበስ እወዳለሁ እንደውም በጣም ነው የሚያደምቁት አይደለ በጣም ያደምቃሉ። ሰው ሲታይ አንድ ላይ ተሰብስበው እነዛን ነጭ ባህላዊ ልብስ ለብሶ ሲታይ በጣም ነው የሚያምረው እና እኔም በጣም ነው የምመርጣቸው። በተለይ ለየት ላሉ በዓላት ላይ ወይም ቤተክርስቲያን ቤተክርስቲያን ስሄድ ምናምን ባህላዊ ልብስ መልበስ አወዳለሁ እመርጣለሁ። ከዛ ግን ያለኝ ቅሬታ ምንድነው? አመቺ አይደሉም አመቺ ተደርጎ አይሰሩም ለእለት ተእለት እንደምንለብሳቸው ተደርገው ስለማይሰሩ አብዛኛው ጊዜ አይመችም። ወደ ስራ ለመሄድ ባህላዊ ልብስ ለብሶ ወደ ስራ ለመሄድ ወይም በየእለቱ ለምንከውናቸው ነገሮች ከቤት ለመውጣት ያንን ባህላዊ ልብስ መልበስ በፍጹም አመቺ አይደለም። ምክንያቱም አንዳንድ ጊዜ በጣም ረዣዥም ናቸው ነጠላ አላቸው እጅጌያቸው በጣም ረጅም ሊሆን ይችላል። ብቻ እንደዛ ሆኖ ቢሮ ውስጥ መቀመጥ እንደዛ ሆኖ ወዲ ወዲያ ወዲ ወዲያ ማለት ምናምን ስለማይ ስለማያስችል ስለማይመች ነው እንጂ እውነቱን ለመናገር። ጥለታቸውን ጨርቃቸውን በጣም ነው የምወደው እና ሁሌ ልለብሳቸው ብችል በጣም ደስ ይለኝ ነበረ ግን አመቺ ተደርጎ አይሰሩም። አብዛኛው ጊዜ እና ለልዩ ልዩ በዓላት ለልዩ ልዩ አካባበሮች ወይም ድግሶች ሲሆን ግን ባህላዊ እንደማንኛውም ሀበሻ ምርጫዬ ባህላዊ ልብስ መልበስ ነው። እንደውም ባለፈው አመት ባእል ያሰራሁት ባህላዊ ልብስ በጣም ብዙ ጓደኞቼ ወደውት እኛም እንደዚህ እናሰራለን ብላው ምናምን በጣም ወደውት ነበር እኔም በጣም ወድጄው ነበር። ያሰራሁት እና እንትኖቹ በጣም ይገርሙኛል ዲዛይነሮቹ እንዴት እንደሚሰሩት እንዴት በጣም በጥንቃቄ እንደ እንደሚያዘጋጁት በጣም ነው የሚገርመኝና። ባህላዊ ልብስ በደንብ ከተሰራ በተለይ በደንብ ሳይሰፋ በደንብ ደግሞ ሳይጠብህ በልክህ ሲሰራ በጣም ነው ውበት ያለው በጣም ነው የሚያምረው። በጣም ነው ደግሞ የሚያዘንጠው ስም ማለት የሆነ ባላዊ ልብስ የለበሰ ሰው ሲታይ በቀላሉ አይን ውስጥ የሚገባ ነው። በቃ ልብሱ አንደኛ ነጭ ነው አብዛኛው ጊዜ ሊሆን የሚችለው ጥለት አለበት ምናምን እና በቀላሉ ሰው አይን ውስጥ ይገባል በጣም ያዘንጣል በጣም ንጹህ የመሆን ስሜት ይሰጣል። እና እነዚእነዚ ስሜቶችን እኔ ስለምወዳቸው ባህላዊ ልብስ በጣም አዘውትሬ ነው የምጠቀመው የምለብሰው።

ይበስለኛል በመጣጠብያ ውስጥ መዘመር የብዙ ሰዎች ልማድ ነው ብዬ ነው የማስበው ሰዎች እንደዛ አደርጋለሁ። እኔም ከነዛ ሰዎች መሃል አንዷ ነኝ። እዘምራለሁ ወይ መጣጠቢያ ውስጥ ገብቼ ኦ ማይ ጋድ እንትን በጣም የሚያረዝምልኛል በጣም ቆይታዬን በጣም ያም ያረዝምልኛል። እንደገና ደግሞ የሆነ የምትዝ የመዝናናት አይነት ስሜት ውሃ እወዳለሁ በጣም ነው ውሃ የምወደው እና በራሱም ያዝናና ነገር ነው። መታጠብ ሰውነት ከእንደገና እንዲነሳል ከእንደገና እንዲነቃቃ ከእንደገና እንደገና ሌላ ሀይል እንዲያገኝ የሚያደርግ ነገር ነው። ውሃ በራሱና መዝሙር ሲጨመርበት አብረህ እያዘመርክ እያመሰገንክ ሲሆን ደግሞ ይበልጥም ያዝናና ይበልጥ እዛ መጣጠብያ ውስጥ ያለን ቆይታ ደስ የሚል እንደሆነ ያደርገዋል። እኔም ስልኬን በትክክል ማስቀመጥ መጀመሪያ ለመጣጠብ ስገባ ስልክ የማስቀምጥበትን ቦታ ነው የምመርጠው ውሃ በማይነካበት ቦታ አስቀምጠውና ወይም የሆነ ነገር ሸፍነዋለሁ ምናምን ብቻ ግን ውሃ ሊነካው ስለማይገባ። መጀመሪያ ያንን ነገር አድርግና ከዛ በኋላ ነው መታጠብ ምጀመሪያው መዝሙር ከፍቼ አብሬ የደመርኩኝ ምናምን ጋር ደግሞ አብሬ እየተዝናናው አሁን ደስ የሚል ጊዜ እንዳሳልፍ ይረዳኛል። ና ብዙ ጊዜ ነው መዝሙር ምዘምረው መታጠቢያ ውስጥ ስገባ እዘምራለሁ። እንደውም ውጪ ያሉ ሰዎች አንዳንዴ ይሰሙኝና አረ ይሄ ድምጽ ምናምን ይሉኛልና ያን ያህል ነው። መታጠቢያ ውስጥ ስገባ መዝሙርም ምዘምረው የዘመርኩ አንዳንዴ ደግሞ እየዘፋንኩ እየጨፈርኩ ምናምን ሲሆን በጣም ነው የምወደው ደስ የሚለኝ። እንዳልኩት ውሃ በራሱ የመዝናናት ዘና የማለት ስሜት ይሰጣል ምንም ሌላ ነገር ሳይጨመርበት ማለት ነው። እና ምትወደው ዘፈን ወይ የምትወደው የጭፈራ አይነት ጨምረህ አብረህ ቫይብ እያደረግክ ምናምን ሲሆን ደግሞ ቆይታ በጣም ደስ የሚል እንዲሆን ያደርገዋል። ከዛ ደግሞ ከሻወር ስትወጣ ያለው የረይ ዘና የማለት ስሜት አለ አይደለም ውሃ በራሱ የሚሰጥህ ያ ስሜት በጣም ጨምሮ ሃይሌ ታድሶ ራሴን በጣም ቀል ምናምን ነው የምወጣማ ደስ የሚል ጊዜ ነው።

ሁሌ የማስታውሰው ልዩ በዓል አለ አዎ እሱም በዓል ምንድነው? የ ከፍቅረኛዬ ጋር የተገናኘንበትን ባል እናከብራለን ብዙ ጊዜ እና በየአመቱ እናከብረዋለን እና ያንን እለት ሁሌም መስታውሰው። በጠም የሚገርመኝ በእያንዳንዱ አመታት ውስጥ በጣም በማይረሳ መንገድ እና በተለየ መንገድ ነው የምናከብረው እሱን በጣም አስቦበት ተጨንቆበት ስለሆነ። ዝግጅቱን የሚያዘጋጀው አብዘኛውን ጊዜ እሱ ነው አዘጋጅቶ የምጠበቀኝና ሁሌም ምን መጠበቅ እንዳለብኝ እስከማላውቅ ድረስ ነው። እንትኑ ዝግጅቱና እሱን ባህል ሁሌ እንዳይ እንዳይረሳኝ ሁሌም አስታውሰው ሁሌ በጉጉት የምጠብቀው የምጠብቀው አይነት ልዩ ለኔ ልዩ የሆነ በዓል ነው። እና እንዳልኩት ሁሌም በየአመቱ ያከበርንባቸው መንገዶች ፍጹም እኔ ከምጠብቃቸው ፍጹም የተለየ አይነት አከባበር ነው። ያለው ከዛ ውጪ ደግሞ በዓሉ በራሱ የምወደው ሰው ነገ የራሴ የማደርገው የማገባው ሰው ያገኘሁበት ቀን ስለሆነ በጣም በደስታ በጣም በፍቅር በከፍተኛ የፍቅር ስሜት የምር የማከብረው በዓል ስለሆነ። በል በልዩ ሁኔታ በልዩ መንገድ የማስታውሰው ሁሌም የማልረሰው እንዳልኩት ደግሞ የምናከብርበት መንገድ እንዳይረሳ አድርገን ነው አንድ ቀን ብትሆንም እንዳንረሳት ሆነን እንድናከብራት ነው የምንፈልገው። እና የፍቅረኛዬም ዝግጅት በዛውም መልኩ ነው ይመስለኛል ተረድቶታል መሰለኝ የምፈልገውን ነገር ምን ሊያስደስትኝ እንደምችል በምን መንገድ ቢሰራው ወይም በመንገድ ቢያዘጋጀው ሊያስደስተኝ እንደሚችል በጣም ተረድቶታል መሰለኝ። ሁል ጊዜ እንዳስደሰተኝ ሁል ጊዜ እንዳስደነገጠኝ ነውና ይሄ በዓል ለኔ በጣም ልዩ የሚያደርጉት ነገሮች እንዳልኩት አንደኛ የምወደው ሰው የማፈቅረው ሰው የተሰጠኝ ያገኘሁበት እለት ስለሆነ ነው። ሁለተኛው ነገር ግን የምናከብርበት መንገድ ሁል ጊዜም የተለየ ነውና። በዚህ በዚህ ምክንያቶች ሁሌም የመስታውሰው ሁሌም ምዘክረው ሁሌ ደግሞ በጉጉትም ምናፍቃው ልዩ የኔ የምለው የኔና የፍቅረኛ በዓል ነው። እሱን ነው ላነሳው የምችለው በተለይ ሆኔታ የማስታውሰው ነገር

የምወደው እንስሳ አለ ምናልባት ሊሆን የሚችለው ወፍ ነው። እሱም ስለማይጠጋኝና ዝም ብሎ ሲበር ስለማየው። ወፍ ነው ልወድ የምችለው ወፎች በጣም ቆንጆ ናቸው ደግሞ መልካቸው በጣም ይመስጠኛል። በተለይ ህፃናት ሆነን እንትን እናረባ ነበር እርግብ ከጓደኞቼ ጋር ከወንድሞቼ ጋር እርግብ እናረባ ነበረ ቤት ውስጥ። ሰፈር ሰርተንላቸው ቤት ሰርተንላቸው የሆነ ቦታ በጣም ይገርመኝ የነበረው ምንድነው? ጫጩት ሆኖ ያመጣናቸውና ከዛ አሳድገናቸው ነው ትልቅ የሆኑት። ከዛ ግን ከሆነ ጊዜ በኋላ በቃ ጨክነን እንለቃቸዋለን ማለት ነው። ስለቃቸው ግን ተመልሰው የሚመጡት ወደዛ ወደ ወደ ቤት ነበረ በደንብ ነበር ቤታቸውን የሚያውቁት። በስነ ስርዓት እንመገባቸዋለን ቤታቸውን እናጸዳቸዋለን እናጸዳላቸዋለን። ለረጅም ሰዓት በጣም ወደነው እንሰራው ነበረ። ከወንድሞቼ ጋር ከታናሼ ጋር እና ምናልባት ልወድ የምችለው እንዳልኩት መልካቸው በጣም ነው የሚያምረው። በጣም ልዩ ናቸውና። እርግብ ራሱ የሆነ ነጭ እርግብ አለች። የሆነ አይነት ከለር የተቀላቀላቸው አሉ። በጣም ሚያምር ያሉ እንትኖች አሉ። ከለር ወይም ቀለም ያላቸው እርግቦች አሉ ምናምንና ለዛን እርግቦች ሳይ። በዋነኝነት የሚታየኝ ውበታቸው ነው ከዛ ደግሞ የመብራያር የመሄድ ያለማረፍ ይሄ ነጻነታቸው በጣም ነው የምወድላቸው። እና የምወደው እንስሳ ብዬ ላነሳው መችለው ቢኖር እርግብ ነው። አይ ሚን ወፍ ነው። እንደዚህ የሚባሉ ወፎች በጣም ነው የምወደው ከዛ እጅግ ቀሪ እንስሳ ወዳጅ አይደለሁም። ለምሳሌ ምንድነው? ውሻ አልወድም ድመት አልወድም ቤቴ ውስጥ እንዲኖረኝ በፍጹም አልፈልግም። በጣም ነው የምፈራው የሆነ ጊዜ ውሻ አሯርጦኝ ያውቃል። የሰፈር ውሻ ማለት ነው። የሆነ ጊዜ ደግሞ ድመት እጄን ነክሳኛለች ምናምን እና በዛ ምክንያት ይሁን የተለየ ምክንያት ሌላ ይኖረኝ ይሆን አላውቅም። ብቻ ግን ለውሻም ሆነ እንደዚህ በጣም ሰው ቀርቧቸው የሚወዳቸው እንስሳት አሉ። አይደለ በተለይ ውሻ ብዙ ሰው ቤት ውስጥ አለ ይወዱታል ይከባከቡታል ውሻ ፍቅር ነው ይላሉ። ድመት አብራቸው ትተኛለች ምናምን ሁልጊዜም ታቅፋ እነሱ ጋር ነው ያለችው ምናምን የማየውና። እንደዚህ አይነት ግንኙነት ከእንስሳ ጋር ይኖረኝ በፍጹም አይችልም። አልወድም። ልነካቸው አልወድም እንደውም አብሬያቸው መሆን አንድ ቤት ውስጥ አብሬያቸው መሆንን የተለማመድኩት ራሱ በጣም በቅርቡ ነው። እንጂ በጣም ከፍተኛ የሆነ የ የድመት ፍራቻ ነበረኝ እስከሆነ ጊዜ ድረስ አሁንም ድረስ አላቀቀኝም። ልነካት ላቅፋት ምናምን አብሬ ላስተኛት ምናምን አልችልም። አሁንም ግን ቢያንስ አንድ ክፍል ውስጥ አብረን በምንሆን ሰዓት ከዚህ ቀደም እንደምፈራው ከዚህ ቀድም እንጠቀቀ እንደነበረው አይነት ፍርሃትና የሆነ መንቀጥቀጥ ምናምን አይሰማኝም።

በአጅ የሚሰራ ስራ አንድ ሁለት አላውቅም ብላ ነው። ሁለት አውቃለሁ መሰለኝ እችላለሁ የመጀመሪያው ዳንቴል መስራት ነው። ዳንቴል መስራት በደንብ ነው የሚችለው። እንደዉም በጣም ከልጅነቴ የተለማመድኩት ሰፈር ውስጥ የሆነ ጊዜ ህፃናት ልጆች አያለን እንደ ፋሽን ነገር ሆኖ ነበረ። ትላልቅ ሰዎች ያስተምሩናል ያሳዩናል ከዛ በጣም መምህር ለረከቦት መሸፈኛ ለመሶብ መሸፈኛ ቲቪ መሸፈኛ አንዳንድ ጊዜ ደግሞ ሻወር መውሰጃ ማለት መታጠቢያ እንደ መታጠቢያ ጨርቅ እንሰራ ነበረ። እንደውም ያኔ ልጅ ሆኜ ያቅተኝ የነበረው መጀመሪያ ከ ዲዛይኑ ምናምን ከመዉጣቱ በፊት የምትሰራ አለች ክብ ይሄ ውጥን የሚባለው ማለት ነው እሷ ፓርት በጣም ትከብደኝ ነበረ ለምን አንደ ሆነ አላቅም ዲዛይኑ ሳይከብደኝ እሱ ነው ሊከብድ የሚገባው። ግን እሱ ሳይከብደኝ ይቺ ውጥኗ ክቧ ትንሽዬ ነገሯ ሶ በጣም ቲ ትከብደኝ ነበረ ልጅ ሆኜ አና አሁን ላይ ብዙ አልሰራም በርግጥ ግን በጣም እንደውም ረጅም ጊዜ ሆኖኛል ከሰራሁ ግን እችላለው። ውስጥ የሰራዋቸው እንትኖች አሉ ዳንቴሎች አሉ እስካሁን አየተጠቀምንባቸው ያለ ቤት ውስጥ። ለረከቦት መሸፈኛ ብዬ የሰራሁት የሆነች ምታምር ነጭ ዳንቴል አለች እሷ እስካሁን ድረስ አለች። ድሮ ላይ አንትን ብዬ በጣም በትልቁ የሰራሁት እኔና ሌላ ጓደኛዬ ሆነን የአልጋ ልብስ ሰርትን አናቃለን በጣም ትልቅ የአልጋ ልብስ በክር ብቻ የተሰራ በኩርሽ ዳንቴል ነው እኔ የሆነ ያህል እንትን ሰራሁ እሷ ደግሞ የሆነ ያህል ዲዛይኖችን ሰራች አንድ ላይ ስንሰፋቸው በጣም የሚያምር የአልጋ ልብስ ሆነልን እና እሱ በጣም በትልቁ የሰራሁት ስራ ነው። ከዛ ዉጭ ግን አነስ ያሉ የረከቦት መኪና መሸፈኛዎች የቲቪ አሁን በእርግጥ እየቀረ ነው። በቲቪ በዳንቴል መሸፈን ሌላ እቃዎች በዳንቴል መሸፈን አሁን ላይ እየቀረ ነው። በርግጥ ግን አንደዉም በሌላ ነገር እየተተካ ነው ሶሻል ሚዲያ ላይ ያለው እንትን ሲያደርጉ ቦርሳ እጅ ላይ የሚያዙ ሌሎች ጌጣጌጦችን ሲሰሩ ምናምን እያየሁ ነው ሶሻል ሚዲያ ላይ። ከዛ ውጪ ምሰራው ነገር ጭቃ ነው። ጭቃም እንዳልኩት በልጅነታችን ከልጅነታችን ጀምሮ እናቦካ ነበረ የተለያዩ ቅርጻ ቅርጾችን እንሰራበት ነበረ እና እሱ እሱ ነገር አሁንም ድረስ የሚያዝናናኝ ነገር ሆኖ ሳየው በጣም ደስ ይለኛል እና ጭቃ ነካካለው በዛ ቅርጽ አወጣለው። እንዴ አንድ የረሳሁት ነገር በእጅ የሚሰራ ድሮ ክራፍት ነው ክራፍት አሄ በወረቀት የሚሰሩ ለልጆች ማስተማሪያ ማጫወቻ ወይም እንዲህ ለጌጥ ተብለው ቤት ውስጥ የሚሰቀሉ ነገሮች የሉም? እንደዛ ነገሮች ለ በእጅ መስራት እንደውም በጣም በቅርቡ ነው ከልጆች ጋር በተያያዘ እየሰራው ስለሆነ አሁን ላይ ለምጄ በጣም ደስ ብሎኝ አየሰራሁት ያለው ነገር ነው። የወረቀት ስራ በወረቀት የሚሳሩ ነገሮች

አዘውትሬ የምበላው ምግብ እንጀራ እንደመሆኑ መጠን በእጄ ነው ብዙ ጊዜ የምመገበው እንጀራ ፍርፍር ካልሆነ በስተቀር። እንግዲህ በጣም የምወደው ምግብ በጣም አዘውትሬ የምመገበው። በጣም የምወደው ምግብ ቢኖር እንጀራ በምወደው ራሴ አጣፍጬ በሰራሁት ወጥ መብላት ነው። በተለይ ከወጡ ደግሞ የጾም ከሆነ ብዙ አይነት እንዲሆንልኝ ነው የምፈልገው አብዛኛው ጊዜ ብዙ የተለያየ ይሄ በየአይነት የምንለው የለም። ቆስጣው ሽሮው ምስሩ ክኩ ሁሉም ነገር አንድ ላይ ቢሆንልኝ ነው። ሞር በይበልጥ የምመርጠው እንደዛ ሲሆን ነው። ሁለተኛው ነገር የፍስክ ከሆነ ደግሞ ጥብስ በጣም የምወደው ምግብ ነውና። ጥብስ ደግሞ በእንጀራ ስበላው ብዙ ጊዜ ሁሌም በእጄ ነው የምመገበው። እንዳልኩት አዘው ትሬ የምመገበው የምመርጠው ለመብላት የምመርጠው ምግብ እንጀራ ስለሆነ በእጄ ነው የምጠቀመው። ከመብላቴ በፊት እጄን በስነ ስርዓት እታጠባለሁ በውሃና በሳሙና አድርጌ ደንብ እታጠበዋለሁ። ከታጠብኩኝ በኋላ እንደውም አንዳ አንድ ጊዜ በጣም ሳሙና ከማብዛቴ ይመስለኛል እንደዚህ ደግሞ ወይ ሽታ ያላቸው ሳሙናዎች ሲሆኑ በምበላበት ሰዓት የሳሙናው ጣዕም አፌ ላይ ይቀርና አልወደውም። እሱን ስለዚህ በተቻለ መጠን እጀን ስታጠብ ሽታ በሌላቸውና ብዙ እጀ ላይ በማይቆዩ ሳሙናዎች መታጠብ ነው የምወደው። የሆነ ሰዓት ላይ ነው ያስተዋልኩት። መጀመሪያ አካባቢ ከእንትኑ ይመስለኝ ነበረ በኋላ ግን እጄን ሳሸተውና እጄን ሳየው ምናምን ለካ የሳሙናው ጣዕም ነው ወደ ከምግቡ ጋር እየተቀላቀለ እየመጣብኝ ያለው እና። እሱን እሱን ሳሙና በደንብ እመርጣለሁ። ከዛ ውጪ ግን መኮረኒ ፓስታ ወይም ሳላድ ምናምን በምበላበት ሰዓት። ወይም አንዳንድ ጊዜ ደግሞ ከጓደኞቼ ጋር ውጪ ወተን የፈረንጅ ምግብ ምንም ምናምን እንበላለን እና እነዛን ነገሮች በምበላበት ሰዓት ሹካም ማንኪያም ቢላም እጠቀም እችላለሁ እንጂ። አንዳንድ ጊዜ ደሞ ቤት ውስጥ ለራሴ እሰራለሁ ፒዛ ምናምን እሰራለሁና እንደዛ ሲሆን በሹካና በቢላ ለመብላት እሞክራለሁ። በጣም እንደውም ለመጀመሪያ ጊዜ በቢላና በሹካ ለመብላት የሞከርኩበት አጋጣሚ በጣም የሚያስቅ ሆኖ ነበር። ከጓደኞቼ ጋር በቃ እምቢ ብሎኝ መቁረጥም እምቢ ብሎኝ መያዙ እምቢ ብሎኝ ምናምን በጣም ተቸግሬ። ነበረና በጣም የሚያስቅ ጊዜ ሆኖ ሁሉን ነበረ ለኔ ላለ ጓደኞቼና እሱ ነገር ትዝ ይለኛል። በተረፈ ግን ቤቴ ውስጥ ሩዝ ወይም ሳላድ ፓስታም መኮረኔ ምናምን በምበላበት ሹካና ማንኪያ ልጠቀም። እችል እንደሆነ ነው እንጂ በአብዛኛው ጊዜ የምበላው በእጄ ነው። ወይም ደግሞ እንጀራም ፍርፍር ከሆነ እና ብቻውን መብላት ካሰኘኝ ወይም ቀጫ ፍርፍር ዳቦ ፍርፍር ምናምን ሲሆን በእጅ መብላት እንትን ስለሚል ስለማይመች። ማንካ ማንኪያ ወይም ሹካ ምናምን ልጠቀም እችላለሁ ከዛ ውጪ ባለው ነገር ሙሉ በሙሉ በእጄ ነው የምመገበው

የመንገድ ላይ መንገድ አልገዛም እኔ በጣም የሚያሳፍረኝ ነገር ነው መንገድ ላይ እየበሉ መሄድ ደስአይለኝም። ድሮ የሃይስኩል ተማሪ ሆኜ ከጓኞቼ ጋር ራሱ ቺፕስ ምናምን ይገዛሉ እነሱ ወይ እንደ በርገር አይነት ቀለል ያለ በርገር ሚሰሩ መንገድ ላይ አሉና እዚህ ፈጣን መግባቶች ምናምን የሚሰሩ ሰዎች እና ጓደኞቼ ከነዛ ሰዎች እየገዙ ይበላሉ ምናምን መንገድ ላይ እኔ በጣም ነው የሚያሳፍረኝ እኔንጃ ሎሊፖፕ ሳይቀር ነው እንትን የሚለኝ ለመብላት የሚቸገረኝ መንገድ ላይ ሲሆን ማለት ነው። ብትፈልጉ እንግዛና ግን ቤታችን ሄደን ብላ ምናምን ነው የምላችሁ ለጓደኞቼ ይሄን ሀሳብ ከየት እንዳመጣሁት አላውቅም ግን ያሳፍረኛል። መንገድ ላይ መብላት ከዛ በኋላ ደግሞ የሆነ የምዝረክረክ አይነት ነገር የለውም። ትዝረከረካለህ ምናምን አፍያ አካባቢ የሆኑ ትርፍራፊዎች ይቀራሉ በኋላ ሊጠራጉ የሚችሉ ቢሆኑም ግን እዛ ነገሮች ወይም ዘይት ያለው ነገር ከሆነ ደግሞ እጄ ላይ የሚቀረው ዘይት አፍያ አካባቢ ከንፈሬ ላይሜ ጋር አረብ ዘይት ምናምን ምን ምቾት አይሰጠኝም ደስ አይለኝም። ከዛ ባለፈ ደግሞ እንትናቸውን ያጠራጥረኛል ንጽህናችው ያጠራጥረኛል የራሴን ንጽህናም ጭምር ነው የሚያጠራጥረኝ። ምናልባት መንገድ ላይ ልገዛ የምችልበት እድል እንዴት ነው ወይ? ከክላስ መልስ ነው ወይ? ከ ከስራ መልስ ነው። መንገድ ላይ በማገኛቸው እነዚህ ፈጣን ምግቦች ከሚሰሩ ሰዎች ልንገዛ የምንችለው ስለዚህ እጄም ንጹህ ሆኖ ላይቆይ ይችላል ማለት ነው። እጄም ንጹህ አይደለም። እነሱም መንገድ ላይ ነው የሚሰሩት ንፋስ አለ። የተለያዩ ነገር ይዞባቸው ሊመጣ ይችላል ነፋሱ በራሱ እና ንጽህናውም ጭምር እንትን ይለኛል። ያጠራጥረኛል በተወሰነ መልኩ እና ከሁሉ በላይ ከንጽህነው ምናምን በላይ ግን መዝረክረኩ አለ ከዛ ባለፈ ደግሞ አፍራለሁ። መንገድ ላይ እበሉ መሄድ በተለይ በጣም እንትን የሆነ እንትን ምግብ አለን አይደለም። ለምሳሌ በርገር እንዴት ነው መንገድ ላይ ሊበላ የሚችለው? ወይም የሆነ እንደ ሳንድሮጅ አይነት ነገር እንዴት ነው መንገድ ላይ ልንበላ የምንችለው? አፌ ይከፈታል የሆነ እንዴ አይደስ አይለኝም እኔ ደስ የለኝም። ከሁሉ ግን በጣም ነው የሚስቁት ጓደኞቼ እና ደግሞ እንደማልወድ ስለሚያውቁ ሁሌ ነው ኦልሞስት ሁሌ የምለው መጠን ነው የሚጠይቁኝ። እዚህ ጋር እንግዛ እዚህ ጋር እዚህ ጋር እኮ ሰው አያየንም እዚህ ጋር እኮ እንትን የለም ምናምን ይሉኛል። እኔ ግን በጠቅላላው አልወድም። መንገድ ላይ ምግብ ገዝቶ እየበሉ መሄድ አልወድም። ምናልባት ከገዛሁም በጣም የሚጣፍ ነገር ሆኖ ሞክሬዋለሁ እኮ ቅበሽ ቢጣፍጣም ያም ብለው ካስገዙኝም ቤቴ ይዤው መጥቼ ቤቴ መጥቼ ነው የምበላው። እንጂ መንገድ ላይ ሚገዛ ምግብ ብዙ ደስ አይለኝም።

ማህበራዊ ሚዲያ እንዴ ቀላል በደንብ ነው የምጠቀመው ሁሉንም በሚባል ደረጃ ማህበራዊ ቪዲዮዎችን እጠቀማለሁ። ብዙ አመታት አስቆጥራለሁ መጠቀም ከጀመርኩኝ በተለይ የፌስቡክ በጣም የረጅም ጊዜ ከሁሉም በላይ በመጀመሪያ የጀመርኩት ፌስቡክ ነው። እና ከሁሉም የማህበራዊ ሚዲያ ፕላትፎርሙ ረጅሙን አመት የተጠቀምኩት ፌስቡክን ነው። በጣም ብዙ ጓደኞች ብዙ ጸሐፊዎች ደራሲዎች አርታዮች ሀያሲዎች ብዙ ሰዎች ነው የተዋወቅኩት። ማህበራዊ ሚዲያ ላይ ፌስቡክ ላይ እዛ በጣም ተከታይ ነበርኩኝ በጣም ቀንደኛ ተከታታይ ነበርኩኝ። በዛ ላይ ደግሞ አሁን ላይ ትንሽ ፖለቲካው ምናምኑ የተወረስ የቀየረው ተቸገርን እንጂ ከሆነ አመታት በፊት በጣም ቀነደኛ ተሳታፊ ነበርኩኝ በጣም ነበር የማነበው። እንደገና ደግሞ ብዙ ጻፊዎች ምን ያደርጉ ነበረ አጫጭር መጣጥፎች ይፖስቱ ነበረ በየቀኑና በውቁቱ እጠብቅ ነበር የሚፖስቱን ጽሁፍ ለማንበብ ማለት ነው። አንዳንዶቹ ደግሞ ረጅም ታሪክ ሆኖ ግን በክፍል አድርገው ይፖስታሉ ማለት ነው። በጽሁፍ ከዛ ምንም ነበር የማይሰለቸኝ ማለት ነው። በቃ ረጅም ነው አንዳንዱ ሰላሳ ሊሆን ይችላል አንዳንዱ ሃያ ክፍል ሊሆን ይችላል። ይሄ ማለት ምንድነው? ለሃያ ቀን አንዳንድ ፖስት ነው አንዳንድ ክፍል ነው እንትን የሚሉት ፖስት የሚያደርጉት ማለት ነው። እና በተከታታይ እሱን ሳነብ እስካሁን ድረስ የማልረሳቸው ብዙ ታሪኬ ብዙ ታሪኮች አይሞሮዬ ውስጥ አሉ ከነጻፊዎቻቸው ከነአክተሮቻቸው ሁሉም ነገር እና ይሄን አይነት ትዝታ የሰጠኝ ነው። ፌስቡክ እና ከሁሉ በላይ የምትጠቀምበት ማህበራዊ ሚዲያ ነው። አሁን ደግሞ በቅርቡ ቲክቶክ አለ ኢንስታግራም እጠቀማለሁ በደንብ ቲክቶክ ላይ ብዙ አክቲቭ አይደለሁም። ብዙ ተሳታፊ አይደለሁም። ግን ፖስቶችን አያለው ኮመንት እጽፋለሁ። ከ ከኢንፍሉዌንሰር ውጪ ጋር ትንሽ ከተጽኖ ከሚፈጥሩት ታዋቂ ሰዎች ጋር ምንድነው? ኮመንት በመጽሐፍ ላይክ በማድረግ ለጓደኞቼ በማጋራት እንትን ለማድረግ እሞክራለሁ ለመሳተፍ እሞክራለሁ። አሁን ደግሞ በቅርቡ በጣም በቅርቡ የራሴ የሆኑ ቪዲዮዎችን ፖስት ለማድረግ እያሰብኩኝ ነው። እንደዛ እንደማረግ ደግሞ እርግጠኛ ነኝ። እና ማህበራዊ ሚድያ በብዙ መልኩ ነው የምጠቀመው በብዙ መልኩ። ጓደኞቼን አገኝበታለሁ የቪዲዮ ጥሪዎችን ደወልበታለሁ ከሩቅ ካሉ ቤተሰቦቼ ጓደኞቼ ጋር። የተለያዩ ትምርታዊ ይዘት ያላቸውን ቪዲዮዎች አይበታለሁ እማርበታለሁ እዝናናበታለሁ ጓደኞች አፈራበታለሁና ብዙ ያሳውቁት ጥቅሞች ናቸው ያሉት ለኔ።

የኔ ምርጫ ቤቴ ውስጥ መሆን በተቻለኝ መጠን ከቤት የሞተባቸውን ጊዜያቶች ለመቀነስ ነው የምሞክረው በተለይ ከስራ ሰዓት ውጪ በሉ ጊዜ በተቻለኝ መጠን ከቤቴ አለመውጣት ለመሞከር አብዛኛው ጊዜ እና ቤቴ ውስጥ ሆኜ ያው ስራ ስራ ነው ለስራው እወጣለሁ አልሞስት ሙሉ ቀን በሚባል ደረጃ ስራ ነው የምውለው። እናም አንዳንድ ቀን እረፍት በሚኖሩኝ ሰዓት ወይም የስራ እረፍት በሚኖረኝ ሰዓት ወይ ደግሞ ከስራ መልስ ባለው ጊዜ ውስጥ ሙሉ በሙሉ ቤቴን ማሳለፍ ነው የምወደው። በርግጥ ጓደኞቼ አሉኝ የማገኛቸው እም ሻይ አብረን ምንጠጣ የምናወራ ምናምን ግን በጣም እንደውም እነሱንም አስቸግራችኋለሁ መሰለኝ አንዳንድ ጊዜ ከቤት መውጣት አልፈልግም እያልኩኝ አስተካክራቸዋለሁ። እነሱን ለመገናኘት እፈልጋለሁ እንድናወራ ጥሩ ሰ እንድናወጣ ምናምን እፈልጋለሁ እኔ ግን በቃ ሰላሜ ያለው መረጋጋት ያለው ቤቴ ውስጥ ስለሆነ ቤቴ ማሳለፉ ጊዜ በጣም ነው የምወደው በጣም ነው እም። እምዝናናበት ውጪ ወጥቼ ከማገኘው ተዝናኖቼ ደብቅ ቤቴ ሆኜ ቡና እየጠጣሁ መጽሐፌን እያነበብኩ የምፈልገውን ማንኛውም ነገር እያደረኩ ቤቴ መቆየት ነው የምወደው በጣም ሚያዝናናኝ እና ደግሞ እረፍት ማድረግ እወዳለሁ። በተለይ አንዳንድ ቅራቶች አሉ በቃ ስራ ጫናው ወዲ ወዲያ ማለት የሚበዛበት ቀናቶች ስላሉ በነዛ ቀናቶች በተለይ በቃ ሊወጣልኝ አይችልም ፍጹም መውጣትም አልፈልግም እንትንም ማወጣልኝም ቶሎ ድካም ቶሎ ስለማይመጣልኝ ፍጹም ከቤት መውጣት ምርጫዬ አይደለም። ይሄን ስል ግን በጣም እንዳልኩት ከጓደኞቼ ጋር ማሳለፈውም ጊዜ እወደዋለሁ በጣም ውጪ ወጥተን እራት በልተን ወይ ምሳ በልተን ጠጥተን አውርተን ነገሮችን አቅደን ምናምን ስንለያይ ያንንም ጊዜ በጣም ነው የምወደው የምዝናናበት ግን ብቻዬን ከማሳልፈው ጊዜ ጋር በፍጹም አይወዳደርም። ብቻዬን መሆን እወዳለሁ። ቤቴ ውስጥ መሆን እወዳለሁ። ቲቪ አያለው የቲቪ ፕሮግራሞችን እከታተላለሁ ሬድዮ እሰማለሁ እጽፋለሁ አነባለሁ እና። በጣም ነው የሚናፈቅህ ምክንያቱም ድሮ በተለይ ረጅም ሰዓት ነበረኝ እነዚህን ሁሉ ለማድረግ አሁን ግን አደኩና ስራ ይዤ ምናምን ሲሆን እንትኑ በዛ ቁም ነገሩ በዛና ራሴ ብዬ ማለት ወርጄ የማደርጋቸው ነገሮች በህይወቴ እየቀነሰ መጣ የምሰጣቸው ጊዜ እየቀነሰ መጣና እሱ እሱን ለባካካስ ሊሆኑ ይችላል አላቅም። ብቻ ግን ከስራ ውጪ ባለው ሰዓቴ ቤት ውስጥ መሆኑን ነው የምመርጠው በጣም።

ተ ጎሮቤቶቼ ጋር ጥሩ ሚባል ግንኙነት ነው ያለኝ አዎ ይታወቀ ነው። መሃብረሃዊ ግንኙነት ምን ያህል ጠንካራ እንደሆነ የኛ አካባቢ የታወቀ ነው። እና በጣም ጥሩ የሚባል ግኑኝነት ነው ያለኝ ከጓደኞቼ አይ ሚን ከጎረቤቶቼ ቀርቤ ካሉ አንድ ሰፈር ከአሁኑ ልጆች ጋር ከእናቶቻቸው ከአባቶቻቸው ከወንድሞቻቸው ሳይቀር በጣም ጥሩ የሚባል ግንኙነት ላይ አለኝ። ጓደኛሞች ነን። ከዛ ባለፈ ደግሞ አመት ባኣለን አብረን የምናሳልፍ የጎደለን ነገር የምንጠቃቃ። አንድ ነገር የጓደለኝ እንደሆነ ቅድሚያ እምጠይቀው እነሱን ነው። በተመሳሳይ እነሱ ደግሞ የጓደናቸው ነገር ሲኖር በቅድሚያ የሚጠይቁት እኔና ነገሮች ትከብዳቸው በደስታቸው በሀዘናቸው ጊዜ ለምሳሌ አንድ ቤት ውስጥ ሰርግ ቢኖር እኔ ቤት ውስጥም የምቆይበት ምንም ምክንያት የለም። ረጅም ሰዓት እነሱ ጋር ነው የማሳልፈው ስራ አግዛቸዋለሁ አብራቸው እሆናለሁ። በእለቱ ደግሞ እኔ ነኝ የማደምቅላቸው ምናምን እኔ ስል እኔና ሌሌች ጎረቤቶች አንድ ላይ ተሰብስበን ነው የምናደምቃው ያንን ድገስ። ከዛ ባለፈ ደግሞ ሀዘን ሲያጋጥመው አንድ ጎረቤት ደግሞ ተሰብስቦ እዛ እሄዳለሁ ሀዘን ሲኖር ለመጠየቅ ለማጽናናት ያለቦ ያለበትን ሁኔታ ለመረዳት ከዛ ውጪ ደግሞ ስራም ለመርሳት ለመስራት ለማገዝ። እነሱ ቤት ነው የማሳልፈው ከስራ ውጪ ባለን ሰዓት። እና ይሄን ይሄን ሁሉ ነገር ሳይ ማለት ዝምድና እኮ አለ በስጋ የምትዛመደው ሰው አለ ግን ምናልባት ያ ሰው ያለው እርቁ ከሆነ እንዴትም ነው የማይደርስልህ ማለት ነው። እና ጥሩ ግንኙነት ከጎረቤት ጋር ጥሩ ግንኙነት ካለ ግን አቅራባይ ያሉ እነሱ ናቸው የሆነ ነገር ሲያጋጥምህ በቅርበት የመመልከት የማገዝ እድል በጣም ስላላቸው። እንትናቸውን በጣም ነው የማረዳው መኖራቸውን በጣም ነው ዋጋ የሚሰጠው። መኖሬን ደግሞ እነሱ ዋጋ እንደሚሰጡት በጣም እርግጠኛ ነኝ። ምክንያቱም እንዳልኩት ነው በቃ ዘመድ ያለው ሩቅ ቦታ ሆኖ ሩቅ ቦታ ሆኖ ሊሆን ይችላል። እና እነሱ እስኪሚመጡ ድረስ ምናምን እኔ ለምሳሌ ሰው ቢያስፈልገኝ በዛ መሃል የሚደርሱልኝ የጎረቤቶቼ ናቸው አቅራቢያ ያሉ ሰዎች ናቸውና። በጣም መኖራቸውን እንዳውቃው እንዲሰማኝ እንደገና ደግሞ እንዳከብረውና ዋጋም ዋጋ ያለው እንደሆነን እንዲሰማኝ የሚያደርግ ነገር ነው ብዬ ነው የማስበው። ለኔ ብቻ ሳይሆን ለአብዛኞቻችን ለአብዞቻችን የእግር ቤትናን ትርጉም እንረዳዋለን እና ደግሞ ዋጋ እንሰጠዋለን ብዬ ነው የማስበው ምክንያቱም በጣም ትልቅ ነገር ነው። ሰው አጠገብህ ሲኖር ሰው የሚያጽናና በፈረሰት ጊዜ አብረህ አብሮህ የሚደሰት ሰው ሲኖር ህይወት መልካም ትሆናለች ትቀላለች። ይበልጥ ደግሞ ታምራለች ትዳምቃለች እና እነዚህን ሁሉን። ዋጋ እና ጥቅም ያለው ጉርብትና ጋር ነው ጥሩ ጉርብትና ጋር ነው። እና እኔም እነዚህን ጠቅሞት እነዚህን ዋጋዎች በደንብ ስለሚገቡኝ ከማናቸውም ጎረቤቶች ጋር ጥሩ የሚባል ግንኙነት ለመመስረት ነው ሁሌ የምጥረው። ጥሩ ጓደኞች አሉኝ ኢቭን በጣም የቤተሰቦቼ ጓደኛም ናቸው ጭምርና

ስነ ጥበብ ትወዳለህ ወይ? ስነ ጥበብ እወዳለሁ በጣም ነው የምወደው። የስነ ጥበብ ደግሞ አድናቂ ነኝ ተከታታይም ጭምር ነኝ። ከስነ ስነ ጥበብ ከሚባሉ ስራዎች መሃል። ስዕል በጣም ነው የምወደው ስዕልና ቅርጻቅርጽ ማየት ስራዎችን ማየት መጎብኘት ለመረዳት መሞከር። እንደሚታወቀው ከሁሉም በሚባል ደረጃ የስነ ጥበብ ስራዎች ጀርባ ብዙ መልእክት አለ። ጥበበኛው ወይም ሰዓሊው ወይም ጸሐፊው ማለት የፈለገው ነገር አለ። ወይም ደግሞ ማስተላለፍ የሚፈልገው መልእክት አለው እና ሁልጊዜም ስለዚህ ያንን መልእክት ለመረዳት መሞከር ሁላ ራሱ በጣም የሚያዝናና ነገር እንደሆነ። እና አይምሮን የሚከፍት ነገር እንደሆነ አስባለሁ። እና እኔም ስነጥበብ በጣም ከመውደዴ የተነሳ ብዙ በስነጥበብ ዙሪያ የሚሰሩ ስራዎችን በየጊዜው እጎበኛለሁ። በዛ ዙሪያ የሚጻፉ መጽሐፍትን አነባለሁ። ቪዲዮዎችን አያለው በርግጥ ከስነ ጥበብ በጣም በተወሰን መጠን ነው ችሎታው ያለኝ የመስራት። የተሰሩ ስራዎችን የማድነቅ የማየት የመጎብኘት ልምዱ ግን ከድሮም ጀምሮ ነበረኝ አሁንም እየቀጠልኩበት ያለሁት ነገር ነው። እና በጣም ነው የሚያዝናናው። እንትናቸው ደስ ይለኛል በቃ የስነ ጥበባውያን ለስራቸው ለጥበብ ያላቸው መሰጠት በጣም ነው የሚደንቀኝ። ሁልጊዜም እና እንደውም ቃለ መጠየቅ ሲደረግላቸውና እንዴት ወደ ስራው እንዳገቡ ሲጠየቁ የሚሰጡት መልስ ሁሌም የሚያነቃኝ ሁሌም የሚያበረታታኝ ነገር ነው። ምክንያቱም በቃ አብዛኛው ስነጥበባዊ በተለያየ አብዛኛው በሚባል ደረጃ መጀመሪያ ሌላ ስራ ላይ ቆይቶ ከዛ በኋላ ያ ስራ ለእርሱም ሚሆን እንዳልሆነ ከተረዳ በኋላ ነው። ወደ ስነ ጥበቡ የሚመለሰው እና ያ ያ ነገር በጣም ይደንቀኛል። እንትናቸው አቅማቸው ለ ስራው ላይ ለመቆየት የሚከፍሉት ዋጋ በጣም ነው ደስ የሚለኝ። እና ስዕል በጣም እወዳለሁ። አሁን ራሱ ክፍሌ ላይ የሰቀልኳት በጣም የምታምር ስዕል እሷን እያየሁ ነው ይሄንንም ራሱ ሪከርድ የማደርገው እና። በጣም ነው የምታምረው ያቺ ሰዕል ከሆነ አመታት በፊት በጣም አዲስ ሰአሊ የነበረ ጓደኛዬ ነው። የሰዕል ኤግዘቢሽን አዘጋጅቶ ከእሱ የገዛኋት ስዕል ናትና ሳያት ሁሌም ነው የምታነቃኝ ደስ ነው የምትለኝ ጥሩ ስሜት እንዲሰማኝ ነው የምታደርገኝ። እና ጥበብ ሀይል ሁሉም ሰው ይረዳዋል ብዬ አስባለሁ። ምክንያቱም ሀይሉ ከፍተኛ ስለሆነ ስሜትን የመቀየር ሀሳብን የማስተላለፍ መልእክትን የማስተላለፍ አቅሙ በጣም ትልቅ እንደሆነ እረዳለሁና። ከዛ ውጪ ግን ውበት አለው ሳ ስታየው የሆነ አይምሮን የሚይዝ አይን የሚይዝ ነገር አለ። ሁሉም በሚባል ደረጃ እና እኔም በጣም ነው የምመሰጥበት።

"የድሮ ፎቶዎችን ትይዣለሽ ወይ?" የድሮ ፎቶዎቼን በጣም ነው የምይዘው። ከህፃንነቴ ጊዜ ጀምሮ የተነሳኋቸው ፎቶዎች እስካሁን አሉኝ። እና በጣም ደስ የሚል ነገር ነው፤ የድሮ ፎቶዎችን ማየት ከዚህ አሁን ያለሁበትን እድሜ ራሴን ስመለከትና ድሮ ደግሞ የነበርኩበትን እኔ ስመለከት በተለይ በፎቶ ሲሆን በጣም ትልቅ ትዝታን የሚቀሰቅስ ነገር እንደሆነ አውቃለሁ። ምክንያቱም በየጊዜው ፎቶዎቼን ሳያቸው የሚሰማኝ ደስታ አለ። ከዛ ደግሞ በእያንዳንዱ ፎቶዎች መሃል የየራሱ የየራሱ የሆነ ታሪክ አለው፤ የየራሱ የሆነ እኔ አሰበው የነበረው ነገር ሁላ ነው ትዝ የሚለኝ ፎቶዎቼን ሳይ። በዛ እድሜ ምን አስብ ነበረ? በዛ እድሜ ምን አይነት ባህሪ ነበረኝ? በዛ እድሜ ደግሞ ምን እምኝ ነበረ? የሚለ የሚሉትን ነገሮች እንደማየት ነውና የሚሰማኝ የድሮን ፎቶ ማየት በተለይ ደግሞ የብቻዬ ሰዓት ብቻ ሳይሆን ደግሞ ከቤተሰቦቼ ጋር፣ ከወንድሞቼ ጋር፣ ከጓደኞቼ ጋር፣ የነበሩን ፎቶዎችን ስመለከት፤ ምናምን አንዳንድ ጊዜ ሁላ እንባይ ነው የሚመጣው። ምክንያቱም አጋጣሚ እኔ ያኔ ይሰማኝ የነበረው ስሜት ምን አይነት ስሜት ውስጥ ነበርኩኝ? ምን አስብ ነበረ? ምን አይነት ጊዜ አሳለፍን? የሚሉትን ነገሮች ሁላ አንድ ላይ ከፎቶ ጋር ስለሚመጡ፤ ደስ የሚል ስሜት ደስ የሚል ትዝታ አላቸው። ሁሉም የድሮ ፎቶዎቼን ሳያቸው በጣም ነው ደስ የሚለኝ፤ እና ፎቶ የመነሳት ልምዱ አለኝ። እስካሁን ድረስ ብዙ ፎቶዎችን ነው የምነሳው። ምክንያቱም ደግሞ ያሁኑ ፎቶ ፎቶዬን ሳየው ደግሞ ነገ ከዚህ በላይ ትልቅ ሰው ስሆን፤ ደግሞ እንደገና ራሴን ወደኋላ ለመመልከት እንዳልኩትም ምን አይነት ሰው ነበርኩኝ? እንዴት ያለውን ውስጥ አለባበስ እወድ እንደነበረ? ከምን አይነት ሰዎች ጋር ጊዜዬን አሳልፍ እንደነበረ? ምን ምን ምን ነገሮችን እያደረኩ ጊዜን አሳልፍ እንደነበረ? ለማየት በጣም ስለሚያመች፤ አሁንም መነሳቴን አላቆምም። እንደሚታወቀው አሁን ላይ ብዙ ሰዎች የተለያየ ዝግጅቶቻቸውን በፎቶ ያስቀራሉ፤ እና በጣም ደስ የሚል ልምድ እንደሆነ አስባለሁ። ምክንያቱም አሁን ያለን መልክ፣ አሁን ያለን ያለንበት ሁኔታ፣ አሁን ያለንበት እድሜ፣ ነገ አይኖርም። እና እሱን ግን በፎቶ ብናስቀረው ነገኑ ነገ ሆን ነገ ላይ ሆነን ወደኋላ ለማየት በጣም አመቺ ይሆንልናል ብዬ አስባለሁ። ከዛ ከዛ አንፃር ፎቶዎች በጣም ትልቅ ትዝታ ናቸው፤ ታሪክ ናቸው፣ ብዙ ነገር ይናገራሉ፤ እና አብዛኛው በተለይ ትላልቅ ሰዎች ራሳቸውን ሸምግለው ምናምን ያሉ ትላልቅ ሰዎች የድሮ የወጣትነት ፎቶዎቻቸውን ሲያዩ የሚሰማቸውን ስሜት ሁላችንም የምናውቀው ነገር ነው የሚመስለኝ፤ እና ያ ያ ነገር ከዛ አንፃር የድሮ ፎቶ ማየት ከዛ ደግሞ በየጊዜው ያለንበትን የእድገት ደረጃ በፎቶ ማስቀረት፤ በጣም ትልቅ የትዝታ ትዝታ ቀስቃሽ ነገር እንደሆነ ይሰማኛል።

ምረጡልኝ ሲያስተላ አይስክሬም ትወጃለሽ ወይ? አዎ አይስኪሪም በጣም ነው። የምወደው የማይወድ ሰው ይኖራል እኔ እንጃ ምንልበት ሊሆን የሚችለው እንዴት ነው? ብዙ ሰው በጣም ቀዝቃዛ ስለሆነ እንደሚታወቀው ቅዝቃዜው ምናልባት ምቾት ሊነሳው የሚችል ሰው ይኖር እንደሆነ ነው እንጂ በጣም ነው የሚጣፍጠው። እኔ ራሱ ከአቅርብ ጊዜ ወዲህ በጣም ቀንሻለሁ አሁን ራሱ ረጅም ጊዜ ሆነኛል። ከበላሁና ምክንያቱም ከቅዝቃዜው የተነሳ ጉርሮዬን ቱንሲል እያሰያዘኝ ስለሆነ በተደጋጋሚ እየታመምኩኝ ስለሆነ ለማቆም አትሊስት ቢያንስ ለመቀነስ ተገድጄ ነው። እና ግን ጣዕሙ ግን እስካሁን ድረስ ይናፍቀኛል በጣም ነው የምወደው። በተለይ ቫኔላና ቸኮሌታ ጣዕሙን በጣም ነው የምወደው። አብዛኛውን ጊዜ የምበላው እሱን ጣዕም ነው ወይም እሱን ፍሌቨር ነው። በጣም እንትኑ ደግሞ ክፋቱ ደግሞ ከምኖርበት አካባቢ ቅርብ ቦታ ላይ የሆነ አይስክሬም እና ኬክ ቤት አለ። አንድ ኬክ ቤት እና አይስክሬም ቤት አለ። እና የሆነ ራሴን መሸለም ስፈልግ ወይም ደግሞ ለራሴ የሆነ ነገር መግዛት ስትፈልግ በቅድሚያ የሚታየኝ አይስክሪም መግዛት ነው። እና በተለይ የሆነ ሰዓት ላይ በጣም አብዝቼ ነበረ በጣም በየቀኑ በሚባል ደረጃ እበላ ነበር። እና በዛ ሰሞን በጣም አስቸጋሪ የቱንሲል ታማሚ ሆንኩኝ ማለት ነው። እና ዶክተር ጋር ስሄድ በጣም የቅዘቃዜና በጣም ወይም የጸላ ነገር ቀንሼ ምናምን ብሎኝ ከዛ በኋላ ነው ራሱ መቀነስ የጀመርኩት። እና ደግሞ አንዳንድ አይስክሬም ቤቶች ደግሞ በጣም እንትን ያደርጉታል በጣም በረደኑ በረዶነቱ በጣም ያበዙታል እና ጣዕሙ ራሱ ይቀየራል። እኮ በጣም ሲበረድ አፋችን ውስጥ ጣዕም ከመፍጠር ይልቅ በጣም ቅዝቃዜ ስላለው እንትን ይሆናል። ያደነዝዛዋል ምላሳችንና የመቅመስ ችሎታችን ወይም የምላሳችን የምላሳችን የመቅመስ አቅም ራሱ የሚቀንስ ነገር ነው። በጣም ሲቀዘቅዝ እና እሱን እሱን ነው የሚታሰበኝ። በተረፈ ግን አሁን ላይ እንዳልኩት ረጅም ጊዜ ሆኖኛል። ከበላሁ ግን በጣም ነው የምወደው። በጣም ነው የምወደው በጣም ነው የሚናፍቀኝ። እንዳልኩት ደግሞ ለራሴ ምን ልግዛ ብዬ ሳስብ እንግዲህ የሚመጣልኝ አይስክሬም ነው። ችኩሌት ደግሞ በጣም ነው ስለምወድ ያንን ጣዕም የቾኮሌቱን ጣዕም በብዛት እበላለሁ

ምን ያህል ጊዜ ስብሰባ ታደርጋላቹ? እኛ መስሪያ ቤት ውስጥ በየሳምንቱ ነው ስብሰባ የምናደርገው የሳምንቱ መጨረሻ ቀን ላይ ሁልጊዜም ስብሰባ አለ። አለቃችን ይጠራናል። እና በየሳምንቱ። በየ በሳምንት ውስጥ ከያዝናቸው እቅዶች ልንሰራቸው ከያዝናቸው እቅዶች። ምን ያህሉን እንዳሳካን እና ምን ያህሉን እንደሰራን። ለማወቅ ራሳችንን ለመገምገም እና ያለንበትን ለመረዳት በየሳምንቱ ስብሰባ እናደርጋለን። በጣም ደስ የሚለውን ነገር እና ለስብሰባ ስንጠራ ሁሌ አሰልቺ እንዳይሆን ከማያደርጉት ነገሮች መሃል። ስብሰባ የምናደርገው የስራ ቦታችን ብቻ ላይ አይደለም። የተለያየ ቦታዎች ላይ እየሄድን ነው ስብሰባ የምናደርገው። እና ደግሞ የተወሰነንን ሰራተኞች ብቻ ስለሆንን ያለነው። አንድ መስሪያ ቤት ውስጥ እንትን አይደለም ላይክ ግድ አይደለም የስራ ቦታችን ጋር ለመቀጣጠር ግድ አይደለም። ከ መስሪያ ቤት ቤታችን ውጪ ጸጥታ ያለባቸው ሆቴሎች ወይም ካፌዎች ጋር ሄደን መናፈሻዎች ጋር ሄደን ነው ብዙ ጊዜ ስብሰባ የምናደርገው። እና እሱ ደግሞ በጣም እንትኑን አይቀንሰውም በርግጥ የስራው ቁምነገርኝነት አይቀንሰውም። ይልቁንስ ሰራተኛ ወይም እኛ በጣም ዘና ብለን እየተዝናናን ስብሰባው ስራ ሳይመስለን ግምገማው ወይም ሪፖርት ማቅረቡ ምናምን ስራ ሳይመስለን ሳይሰለቸን እንድናደርገው የሚያደርግ ነገር ነውና። በዛውም ከሰብሰባው ከመጀመራችን በፊት ስለ ግል ጉዳዮቻችን እናወራለን። እንበላለን እንጠጣለን ከዛ በኋላ ስብሰባ አድርገን ደግሞ ትንሽ የሚያዝናና ነገር አድርገን ነው የምንለያየውና። አብዛኛው ጊዜ ይሄንን ለስብሰባው የምንጠራረው የምንቀጣጠረው ነገር በየሳምንቱም ቢሆን በፍጹም አይታወቀንም ደስ ብሎን የምናደርገው ነገር ነው። እና እንደ ሌሎች መስሪያ ቤቶች ሰብሰባ ሲባል የሆነ አሰልቺ ወቀሳ የበዛበት ግምገማ ምናምን ሲባል የሚሰለች ነገር አለው እንደ ሚ ብዙ ሰው ሊገምተው እንደሚችል ማለት ነው። እኛ ጋር ግን እንደሱ አይደለም። እንዳልኩትም ከአስር የማንበልጥ ሰራተኞች ነው ያለነው። እና በየሳምንቱ ስብሰባ እናደርጋለን እንዳልኩት በስራ በስራችን ዙሪያ እናወራለን ደግሞ ለቀጣይ ሳምንት ደግሞ እንደ እቅድ የምንይዛቸውና ቅድሚያ የምንሰጣቸውን ነገሮች ለይተን እናስቀምጣለን። በዚህ መሃል እና እንዳልኩት ደግሞ መናፈሻዎች ዝም ያሉና ጸጥታ ያለባቸው ሆቴሎች ጋር ስለሆነ የምንገናኘው በአብዛኛው ጊዜ በየሳምንቱ መሆኑ ያን ያክል የስራ ስሜት አይሰጥም የመዝናናት ዘና የማለት ስሜት ነውና የሚሰጠው። ሳይሰለቸን ሳይደብረን የምናደርገው ነገር ነው ማለት ነው

ኮከቦችን መመልከት ትወጃለሽ ወይ? በ ኮኮቦችን መመልከት እወዳለሁ በጣም ነው የምወደው። ምክንያቱም ያምራል እኮ ሲታይ ጨለማ ነው ሰማዩ በጣም ሰፊ ነው ጸጥ ያለ ነው። በዛ ላይ ደሞ ያበራሉ በጣም ነው የሚያምሩት። እንትናቸው ያምራል የሆነ ስብስባቸው ያምራል መለያየታቸው ያምራል ሁሉ ነገራቸው ከወር እስከ ወር። አንድ ነው እና ኮኮብ ማየት በጣም የሚያስደስት ነገር ነው ከሁሉ በላይ ደግሞ ተፈጥሮን ነውና ተፈጥሮ ማየት። ወደ ራስ እንደመመልከት ነው ውስጥ ሰርሰሮ እንደመግባት ነው ወደ ራስ እንደመመልከት ነው። ተፈጥሮን መመልከት እና ኮከብ ደግሞ የራሱ የሆነ የራሳቸው የሆነ ቅርጽ አላቸው የራሱ የሆነ የራሳቸው የሆነ አቀማመጥ። አንዳንዶቹ በጣም ተሰብስበው ጥቅጥቅ ብለው ይታያሉ አንዳንዶቹ ደግሞ በተለያየ መጠን ተበትነው ሰማዩ ላይ ሲታዩ በጣም ሰማይ እነዲታ እንደሚታወቀው ሰፊ ነው እና ሰፊ ሰማይ ላይ ተበትነው ሲታዩ እጅግ በጣም ነው የሚያበሩት እጅግ በጣም ነው የሚያምሩት። እና ኮኮብ በቃ ቃል በቃ የውበት መገለጫ ነው እና አንድ ሰው ለራሱ ለጓደኛው ወይም አጠገቡ ላለች ሴት ኮከብ ነሽ ምናምን ቢላት በጣም በትልቅ በጣም ትልቅ አድናቆት እንደሆነ ነው። እኔ የማስበው እና ማታ ላይ እኔ በቤታችን ላይ የሆነ እንትን አለ ከፈተ አለ የሆነ ፎቅ ነገር አለ እና እዛ ወጥቼ ማታ ማታ በጣም በተለይ እንዳልኩት አሪፍ ስሜት ላይ የመረጋጋት ስሜት ላይ ስሆን ሰማዩን መመልከት እወደዋለሁና። ይበልጥ ደግሞ ኮኮብ ኖሮት ጨለማ ሲሆን ደግሞ ይበልጥ ውበቱ ይጎላል እና ኮኮብ መመልከት በጣም ነው የምወደው። እንዳልኩት ደግሞ በጣም ውበታቸው ይታየኛል ሰላማቸው ይታየኛል ሰማይ ማየት በጣም ነው ደስ የሚለው። እና ጥቁረቱ አሁን ላይ ቀን ላይ ያለው ሰማያዊ ከቀለም ማታ ላይ ወደ ጥቁር ነው እና የሚል ግን የሚያበራ ጥቁረት ነው ያለው እና ከኮቦ ከኮኮቦቹ ጋር ከሰማዩ ጥቁረትና ብርሃን ጋር በጣም የሚያምር መንፈስን የሚያድስ ነገር ነው። ያለው እና እኔ ኮኮብን መመልከት በጣም ነው የምወደው። እንዳልኩት ደግሞ የሆነ ከፍታ ወይም ፎቅ ላይ ወጥቼ ሳያቸው ምናምን በጣም የነኳኋቸው የቀረብኳቸው ያህል እንዲሰማኝ የሚያደርግ ስሜት አለው የምርም አለው እና እንደውም በጣም እንትን አለ አይደለ ኮኮብ የራሱ የሆነ ትርጉሜ የራሳቸው የሆነ ትርጉም እሱ ሳይንሳዊ በሆነ መንገድ ባይገባኝም ለመረዳት ብዙ ጊዜ ሞክሬያለሁ። ግን የሚገባኝ ነገር አልሆነም እስካሁን እንደዛ መሆኑን ግን እንዲሁ ወጥቼ ሳያቸው ስመለከታቸው ምናምን በጣም ሰላም የሚሰጥ የሚያረጋጋ ውበት ደግሞ እንዳደንቅ የሚያደርገኝ ነገር ነው። እና ኮኮብ መመልከት በጣም ነው የምወደው። እና ደግሞ ለብዙ ሰዎች እንዲያዩት እመክራቸዋለሁ የምርም ይሄ የማረጋጋት ማለት ወደተፈጥሮ የመቅረብ ወደ ራስ የመመልከት ያህል ነው ስሜቱና በጣም ደስ የሚል ነገር ነው

አምላኬ የልደት ቀኔን እንዴት ነው የማከብረው? እውነቱን ለመናገር በጣም እንደዚህ ልደት የማክበር እንትኑ የለኝም ልምዱ የለኝም። በተለይ ከሆነ እድሜ በኋላ ሙሉ በሙሉ አቁሜው ነበረ። ለመጨረሻ ጊዜ ልደቴ የተከበረልኝ በደንብ በደንብ ላይክ መከበር ልለው በምችለውና ብዙ ዝግጅት ተደርጎ ምናምን የተከበረልኝ አስራ ስምንተኛ አመቴን ሳከብር ነው። ለመጨረሻ ጊዜ እና ከዛ በኋላ የነበሩት የልደት በዓላት። ጋር እወጣለሁ ጓደኞቼ ይጋብዙኛል ተሰብስበን እናከብረዋለን ምናምን። እና ቤት ስመጣ ደግሞ ከቤተሰቦቼ ጋር አብረን ተሰብስበን የኔን ልደት ቀን በማስመልከት ከወትሮ ለየት ያለ ምግብ ተሰርቶ ቡና ተፈልቶ ምናምን እንጠጣለን እና በዛ መንገድ ነው። የማከብረው ያለሁት አሁን ላይ እንደዛም ሆኖ ይሄን የልደት አከባበር በጣም ነው የምወደው በጣም ነው። ምዝናናበት በተለይ ከጓደኞቼ ጋር ስሆን ሁሉም ሁሉም ቦታ ከጓደኞቼም ጋር ስሆን ከቤተሰቦቼም ጋር ስሆን የየራሱ ለየት ያለ የደስታ ስሜት ነው የሚፈጥርልኝ። ለምሳሌ ከጓደኞቼ ጋር ስሆን በአብዛኛው ከመሳቅ ነው መጫወት ነው መዝናናት ነው እንጠጣለን ምናምን ምናምን ነገር ስለሆነ አብዛኛው ከተዝናኖት ጋር የሚገናኝ ነው። ስጦታዎችች ይሰጡኛል በጣም እስካሁን ድረስ የማስቀምጣቸው የሚይዛቸው ስጦታዎች አሉኝ። ለልደት ቀኔ ከጓደኞቼ የተቀበልኳቸውና የምርም ስጦታዎቻቸውን በጉጉት ነው የምጠብቀው ምክንያቱም በጣም አሳቢ ጓደኞች ናቸው ያሉኝ እና አስበው ተጨንቀው እንደሚሰጡኝ ነው ሁል ጊዜ እንዲሰማኝ የሚያደርጉት ማለት ነው። እና ከእነሱ መልስ እንደገና ወቤት መጥቼ እንደገና ማታ ከቤተሰቦቼ ጋር ለማክበር ስሞክር ደግሞ እንዳልኩት ከወትሮ ለየት ያለ የምግብ አይነት ተሰርቶ ከወትሮ ለየት ያለ የቡና ስነ ስርዓት ተደርጎልኝ ነው የሚጠብቀኝ ሁልጊዜም እና ከእነሱ ጋር ደግሞ ሌላ የስሜት የደስታ ስሜት ነው የሚፈጥርብኝ ማለት ነው። እሱም እንዴት ነው የሚሆነው? መጀመሪያ ቤተሰቦቼ አንድ በአንድ እየተነሱ እንደሚወዱኝ ይነግሩኛል እኔ በህይወታቸውም አምላኬ ሆይ በጣም ስሜታዊ የሚያደርግ አጋጣሚ ነው እና እንደሚወዱኝ ይነግሩኛል ምን ያህል ለእኔ ቦታ እንዳላቸው በዚ አጋጣሚ ነው። የማውቀው ለወትሮ የማይናገሩ ሰዎች የዛን እለት ግን እንደሚወዱኝ እንደሚያከብሩኝ ቦታ ምን ያህል በህይወታቸው ቦታ እንዳለኝ ለቤተሰቡ ምን ምን ማለት እንደሆንኩኝ ማወቅበት አጋጣሚ ነው። እና በዛ በዛ ምክንያት የልደት ቀኔን በጣም ነው የምወደው። ማክበር ከቤተሰቦቼ ጋር ከዛ ባለፈ ግን እነሱም ስጦታ ያዘጋጁልኛል አብዛኛው ጊዜ እንደ ቤተሰብ ነው ላይክ አንድ አንድ ብለው ሳይሆን እንደ ቤተሰብ ነው ስጦታ የሚያዘጋጁልኝና የነሱንም ስጦታ በጣም በጉጉት ነው የምጠብቀው ሁል ጊዜ እና እነሱም የማልጠብቀው ሁሌ የማልጠብቀው ዝግጅት ነው የሚያደርጉልኝ ምናምን እና በጣም አሪፍ በሰበቡ በጣም አሪፍ ለየት ያለ የቤተሰብ ጊዜ እንድናሳልፍ ነው እድል የሚፈጥርልን ማለት ነው። የእያንዳንዶቻችን የልደት በዓል ሲከበር የኔ ደግሞ በተለየ ቦታቸው ለኔ ያላቸውን ቦታ ለኔ ያላቸውን ፍቅር የማየበት ቀን ስለሆነ የምር የልደት በዓሌን በደንብ ነው የማከብረው። ከቤተሰቦቼና ከጓደኞቼ ጋር አብሬ ለየት ባለ በጣም በሚያምር መንገድ ነው ሁሌም የማከብረውና ደስ ይለኛል እንደዚህ አይነት የሚወዱኝ የሚያከብሩኝ ቦታ የሚሰጡኝ ለኔ የሚያስቡ ለኔ የሚጨነቁ። እንደገና ደግሞ በዓላት ሲከበሩ የምንጠጣው የምንበላው ነገር ላይ ብቻ አይደለም ትኩረት ማድረግ ያለብን ከዛ ይልቅ እንትናችን ነው መሆን ያለበት መተሳሰባችን ፍቅራችን ማሳያ መንገድ ወይም አጋጣሚ የሚፈጥር ነገር ስለሆነ በጣም ነው ደስ የሚለኝ

ምን አይነት የሙቀት መጠን ትመርጣለህ? እኔ መጠነኛ የማይባል የሙቀት መጠን ነው የምመርጠው ከሙቀት ይልቅ ቅዝቃዜ የምመርጥ ሰው ነኝ። ምክንያቱም ሙቀት ሲኖር እውነት ከሙቀት ጋር የሚታየኝ ወይ የሚታወሰኝ ህመም ነው ድብርት ነው የሆነ መጫጫን አይነት ስሜት ነው የሚሰማኝ። ይመስለኛል አልተለመለመደም ለብዙ ሰው ቅዝቃዜ ነው ወይም በጣም ይሄ ቁር የምንለው አይነት ቅዝቃዜ የለም። እሷን አይነት ቅዝቃዜ ነው። ድብርትና መጫጫን የሚፈጥርለት እኔ ግን ከፍተኛ የሆነ ሙቀት ሲኖር ከመረጋጋትና ከመዝናናት ይልቅ ማለት ዘና የማለት ስሜት ከመፍጠር ይልቅ በጣም ድንብርት ነው የሚጫጫነኝ እንቅልፍ እንቅልፍ ነው የሚለኝ። ስራ መስራት አይሆንልኝም ምናምን እና መጠነኛ የሆነ ሙቀት ነው የምወደው አብዛኛው ጊዜ። እና ስሜቱ በቃ የማቅለሽለሽ አይነት ነው በጣም ከፍተኛ ሙቀት ሲኖር ማቅለሽለሽ ነው ድካሙ ነው የሚሰማኝ አልወድም ከሙቀት ይልቅ ቅዝቃዜን ነፋሻማ የሆነ አየር ነው በጣም የምመርጠው። አሁን ላይ ለ ባብዛኛው ጊዜም ከ ቀን ከቀትር ይልቅ ወደ አመሻሹ ላይ ምናምን ነው ለስራ ራሱ አይምሮዬ የሚነቃው ሰውነቴም ዘና የሚለው አመሻሹ ላይ ነው ፀሀይ ከመጥለቅ ከጀመረችና የሆነ ንፋስ መንፈስ ከጀመረ በኋላ ነው። ሰውነቴም ዘና ማለት መንቃት ለመስራት በጣም ሃይሌ ኢነርጂዬ የሚመጣው ከዛ በኋላ ነው። እንጂ የሆነ ቀጥር ቤት ላይ ምሳ ሰዓት ምሳ በልቼ ወደ ስራ በምመለስበት በዛች ሰባት እስከ ስምንት እስከ ዘጠኝ ያለው ሰዓት ውጤ በተለይ ከፍተኛ ፀሀይ የከፍተኛ ሙቀት በሚኖርበት ሰዓት የመጫጫን ስሜቱ የማቅለሽለሽ ስሜቱ ድካም ድካም የማለት ስሜቱ። ምናልባት ከበላሁት ምግብ ጋር ወይም ቡናም በአብዛኛው ጊዜ ቀኑ ላይ ስለምጠጣ ምናልባት ከዛ ትኩስ ነገር ከመውሰዴ ወይ ምግብ ከመውሰዴ ምክንያቱም ምግብ ስንበላ ስሜታችንን ያንን ምግብ ለመፍጨት ሀይል ያወጣል አይደለ ያ ሀይል ደግሞ ሌላው ሙቀት ሊፈጥርልኝ ይችላል እና ምናልባት ከሱ ጋር የሚያያዝ እንደሆነ አላውቅም ግን በጣም ይበስብኛል። ቀን ላይ በተለይ የሆነ ስድስት ሰባት እስከ ስምንት ስምንት ሰዓት ያለው የፀሀይ ሰዓት አይደል በጣም የሚያቃጥል ሰዓት በአብዛኛው ከተሞች የሚታየው እንደዛ ስለሆነ እኛም ከተማ ላይ ያው በጣም የሚያቃጥል ፀሀይ የሚባል ያለው በዛች ከ ስድስት እስከ ስምንት ባለው ሰዓት ስለሆነ በዛን ሰዓት እንዳልኩት የመጫጫንና ድብርት የሚመስል አይነት ስሜቶች ይመጡብኛል። በተለይ በተለይ ደግሞ ሻወር ካልወሰድኩኝ ቀን ላይ በጣም ነው እንትን የሚለኝ በጣም ነው አንዳንዴ ጊዜ የሚቀፈኝ ከየት እንደሚመጣ ሁላ አላውቅም የማቅለሽለሽ ስሜቲ አለ ድብርት ነገር አለው። እንቅልፍ የመምጣት ስሜቱ አለ ምናልባት ከ እንዳልኩት ከበላሁት ምግብ ጋ ተቀራራቢ ሰዓት ስለሆነ ከዛ የተነሳ ሊሆን እንደሚችል አንዳንዴ ብጠረጥርም ግን ግን እኔ አልወድም ሙቀት መጠኛ ሲሆን ነው ደስ የሚለኝ። እና ከመን ከሙቀት ይልቅ ቅዝቃዜን በጣም አብልጬ የምመርጥ ሰው ነኝ።

የህዝብ ማመላለሻ ትጠቀማለህ? አይ እኛ አካባቢ የምኖርበት አካባቢ የምሰራበት አካባቢ የህዝብ ማመላለሻ የሚባል ትራንስፖርት የለም። ኖማሊ በመደበኛነት የምንጠቀመው ባጃጅና ታክሲ ነው። እንጂ እነዚህ ትላልቅ የህዝብ ማመላለሻ የሚባሉት ባሶች የሉም። እኛ ጋር ታክሲ ግን በብዛት እጠቀማለሁ እንዳልኩት ከስራው ከቤቴ ስራ ቦታ ያለው ርቀት በእግር የምደርስበት አይነት አይደለም ሩቅ ነው። እና ስሄድም በታክሲም ነው የምሄደው ምናልባት ስመለስ በቀን ውስጥ ምንም አይነት የእግር ጉዞ ያላደረኩ ከሆነ ምናልባት ነው እንጂ በእግሬ የምመለሰው ከዛ ውጪ ባለው በመደበኛው ህይወቴ በታክሲ ነው የምመላለሰው ስሄድም በታክሲ ነው ስመለስም በታክሲ ነው። እና እንደውም የሆነ ጊዜ መጥተው ነበር እንደዚህ ትላልቅ ባሶዎች ምናምን መጥተው ነበረ እኛ ከተማ በጣም ብዙ ሰው ነው የሚጭኑት በጣም ብዙ ትርፍ ሰው ነው የሚጭኑት በዛ ላይ ደግሞ ምንም አይነት ምቾት የላቸውም። በጣም እድለኛ ከሆንክ ነው ሁላ የምትቀመጠው እንጂ ቆመህ ነው የምትሄደው። ለስርቆት በጣም ተጋላጭ ነው ምክንያቱም ሁሉ ሰው ቆሞ ነው ያለው እጁን ቢል ቢከትብህ ወደ ቦርሳው ወይም ወደ ኪስ የሆነ ሰው እጅን ቢከትብህ በፍጹም ሊታወቅህ አይችልም። ምክንያቱም ብዙ ሰው ነው ያለው አለ ጥበት አለ ምናምን እና በፍጹም አይታወቅም። እና በጣም ለእንትን ተገላጭ ናቸው ለስርቆት። እና የሆነ ጊዜ መጥቶ ነበር አዳዲስ የተወሰኑ ባሶች መጥተው ነበረ የህዝብ ማመላለሻዎች ያኔ ሞክሬያቸው አቃለው ለተወሰነ ጊዜ ከዛ በኋላ ግን ጠፉ አለ ከዛም በኋላ አልተመለሱም። እኛ ጋር እና እንዳልኩት ግን ወንበራቸው ምናምን ነው የመቻል ከዛ በላይ ደግሞ ብዙ ሰው የመጫን አቅም ስላላቸው ሰው አይንገላታም ነበረ። አሁን ላይ ግን የተጠቀምኩት ያለሁት በታክሲ ነው ስመጣም ስሄድም የምጠቀመው ታክሲ ነው። በታክሲ ነው እነዛ የህዝብ ማመላለሻ መማለል ማመላለሻዎች ግን በጣም አሪፍ እንትን ሆነውልኝ እንደነበረ በጣም አስታውሳለሁ በጣም አሪፍ አማራጭ ምክንያቱም ብዙ ሰው የመጫን አቅም ስላላቸው ሰው አይንገላታም ነበረ። ሰው ለትራንስፖርት ያን ያክል ጊዜ ቆሞ አይጠብቅም ነበር። ምክንያቱም በአንዴ በጣም ብዙ ሰው ወደምፈልግበት ቦታ ያደርስን ስለነበረ ነው ግን እዚህ ጋር ያለኝ ከድሮም በነበሩበት ሰዓት ሲሰማኝ የነበረው ቅራኔ ግን ምንድነው? አንደኛ አሮጊት ናቸው አዲስ ስሪት እንኳን አልነበረውም እና በፍጹም ምቾት የላቸውም ድምጽ ነበራቸው ምናምን ነገር እሱ እሱ አይመችም ነበረ። ከዛ ውጪ ደግሞ በጣም ከፍተኛ ቁጥር ያለው ሰው ስለሆነ የሚጭኑት በጣም ጥበት አለው መጨናነቅ አለው መተንፈስ ላትችል ትችላለህ ደሞ ሰው መስኮት አይከፍትም ምናምን እና የተለያየ ሽታ ነው ያለው በጣም የሚጨንቅ ነገር ነበረው ብቻ ደግሞ ትራፊክ አይቆጣጠራቸውም ነበር ለምን እንደሆነ አላውቅም። ግን ትርፍ ሲጩኑ ምናምን ለታክሲዎች ምናምን ሲ እንትን ሲሉ ሲ ሲቀጡ ምናምን እነዛ ትራፊኮች ለእነዛ ባሶች እና የህዝብ ማመላለሻዎች ግን ምንም አይነት ቅጣት አይቀጧቸውም ነበርና ለምን እንደሆነ አላውቅም ግን አይቀጧቸውም ነበረ። እና በዛ በዛ ምክንያት ይመስለኛል በጣም ብዙ ሰው ነው የሚጭኑት እና መጨናነቁ ነበረ የህዝቡ ሽታ አንድ ላይ ተደምሮ ምናምን በጣም ምቾት የሚነሳ ነገር ነበራቸው። ለምን እንደሆነ የማላውቀው ምክንያት ግን አቁሟል አሁን ላይ በታክሲ ነው እየተጠቀምኩ ያለሁት።

የምትወደው መጠጥ ምንድነው? የምወደው መጠጥ ወይን፣ ወይን እወዳለሁ። ወይን እወዳለሁ። በጣም ነው የምወደው። ብዙ ጊዜ በእርግጥ አልጠጣም ግን እሺ የጠጣው እንደሆነ ቶሎ ነው የሚያመኝ ልበል ትንሽ እራስ ምታትም ይሁን ጉልበቴ አካባቢ እንደ ድካም ያለ ስሜት የሚሰማኝ ቶሎ ነው ትንሽ አንድ ብርጭቆ ምናምን ከጠጣው በኋላ ነው። ይሄ እነዚህን ስሜቶች መምጣት የሚጀምሩት። እና ብዙ ጊዜ ከአንድ ብርጭቆ በላይ አልጠጣም። ምክንያቱም ስሜቱን በጣም ነው የምጠላው። ከዛ በኋላ የሚሰማኝ ስሜት እንደዛም ሆኖ ግን አፌ ላይ ያለው ጣዕም ስለምወደው አንዳንድ ጊዜ ከጓደኞቼ ጋር ስንወጣ ወይም ከፍቅረኛዬ ጋር አብረን ሆነን እጠጣለሁ አልፎ አልፎ ደግሞ ከቤተሰብ ጋር ለበአል በ በምንሰበሰብበት ሰዓት በጣም ጥሩ ማድመቂያችን ነው የሚሆነው ወይን እና እንደውም የሆነ ቀን ምን አጋጥሞኛል ጠጪ አሉኝ ማለት ነው ጠጪ አሉኝ እና የጠጣውት በቃ እኔ እኮ ያመኛል ይበቃኛል እያልኳቸው በግድ በግድም ባይሆን ግን በቃ በጣም እንትን አሉኝ ማለት ነው በጣም ተጫኑኝ ጠጪ ምናምን እያሉኝ ከዛ ሶስት ቀን ነው ምናምን ከዛ በኋላ ታምሜ አውቃለሁ ማለት ነው ያንን ብዙ ሶስት ምናምን አራት ብርጭቆ ነው የጠጣሁት እና መ በጣም ነው የታመምኩት እያዩኝ ማለት ነው እያዩኝ በጣም አይኔ ቀላ መናገር አቃተኝ በጣም በከፍተኛው እንቅልፍ እንቅልፍ አለኝ ከሆነ ጊዜ በኋላ ደግሞ ቮሚት ማድረግ ጀመርኩኝ እና በዛ በዛ ምክንያት የሚገርመው አሁን ድረስ እንትኑ አለኝ ስሜቱ አሁን ድረስ ይሰማኛል በጣም ነበር የጠላሁት በጣም ነበር የሚደብር ስሜት ያሳደረብኝ እና አሁንም ድረስ እንዳልኩት ለመጠጣት ሳስብ ያቺ ስሜት ናት ትዝ የምትለኝና ቤተሰቦቼም ከዛ ቀን በኋላ እንድጠጣ በፍጹም አይጫኑኝም እነሱ ከምን አንፃር ነበር የሚጫኑኝ ውጪ መውጣትሽ አይቀርም ቤትሽ ብትጠጪ ይሻልሻል ምናምን ነው ምናልባት ቢያምሽ ምናምን እንኳን እኛ ፊት ነው ሊሆን የሚችለው እና ውጪ ጠጥተሽ ወይም ውጪ ከጓደኞችሽ ጋር ምናምን ከሚሆን እኛ እያለን እኛ ፊት ብትለምጂው ይሻልሻል አይነት እንትን ነው ያላቸው ሀሳብ ነው ያላቸው እንደዛም ሆኖ ግን እኔ አልመርጥም በፍጹም አልመርጥም በቃ ያን ቀን ካዩኝ አሞኝ ካዩኝ በኋላ ካለመጋነን ከሶስት ቀን በላይ አሞኛል ምግብ መብላት አልቻልኩም ምናምን ምናምን ጨጓራዬን በጣም አመመኝ ሁሉ ቮሚት አደረገኝ በጣም ለብዙ ጊዜ እና ያንን ቀን ካዩኝ በኋላ ግን እንትኔ ከምር እንደሆነ ስለተረዱ በፍጹም ተጭነውኝ አያውቁም። እንደውም ላለመጠጣት አለመጠጠጣ አለመጠጣቴ ሁላ ይደግፉታል ማለት ነው አሁን ላይ እና ግን አካኑ አንድ ብርጭቆ ግን ምንም ማለት እንዳለል ስላልሆነ እንደውም በዓልን ያደምቃል ጨዋታ እንዲፈጠር ያደርጋል ሰውነትን ሞቅ ያደርጋል ምናምን እና በተለይ ከጓደኛ ጋር ተሰብስቦ ወይ ከፍቅረኛ ጋር ተኩኖ መጠጣት ደስ የሚል ነገር ነው ምክንያቱም አንደኛ እንትን እጅ ላይ ነው ያለሁት አስተማማኝ እጅ የማምናቸው ሰዎች ጋር ነው ያለሁት ምናምን እና ያን ያክል የመሸማ የሚያሸማ የሚያሸማቅቀኝ ነገር አይደለም ነው ሞቅታው ደግሞ አንዳንድ ጊዜ እፈልገዋለሁ፣ በቃ ከተለመደው ስሜት ውጪ እንዲሰማኝ ስለሚያደርገኝ እሱን ስሜት እፈልገዋለሁና አንድ ብርጭቆ ሁለት ብርጭቆ እጠጣለሁ በወጣሁ ቁጥር እና ወይን ነው በጣም የምወደው መጠጥ

መስኮትን ክፍት ይተዋል ወይ ለምን? ማለት ተናፍሶ እንዲቆይ ምናምን ነገር አይ እኔ እንደዚህ አይነት ልብ የለኝም። ከቤት ስወጣ መስኮቴንና በሬን መዘጋቱን በደንብ ቼክ አድርጌ ነው የምወጣው። ቤት ውስጥ ያን ያክል የሚያስፈራኝ ነገር ኖሮ አይደለም ከእንት አንፃር አይደለም ከደህንነት ምናምን አንፃር አይደለም። ግን ንፋስ አለ በጣም ንፋስ ይገባበታል አቧራ አለ አለ ምናምን እና እንዳልኩት ደግሞ ከእንትን አንፃር አይደለም ከደህንነት ምናምን አንፃር ሳይሆን አቧራ ይገባል በጣም አቧራ ይገባል ንፋስ አለ ምናምን እና ከዛ ከዛ አንፃር ክፍቱን አልተወውም። አብዛኛውን ጊዜ ብዙ ጊዜ ከስራ ከመውጣቴ በፊት አስቀድሜ ቤቴን አጥፅድቼ እቃዎች በየቦታው አስቀምጬ የተጠቀምኳቸው እቃዎች አጥቤ አስተካክዬ ምናምን ነው የምወጣው። እና ኤርፍሬሸር አድርጌበት ምናምን ነው የምወጣው። እና ከስራ መልስ ቤቴ ሳገኘው ጽዱ ጽዱ ሆኖ ንጹህ ሆኖ እንዲጠብቀኝ ነው የማደርገው። ከዛ ስመጣ ግን ወዲያው በሩን እንደከፈትኩ መስኮቱንም እከፍተዋለሁ ከዛ ንፋስ ይገባበታል ማለት ነው። እንጂ አስቀድሜ ክፍቱን ትቼ መሄድ ልምዱ የለኝም። እንዳልኩት በጣም አቧራ አለ አቧራ ስላለ እቃዎጬ አቧራ ይሆኑብኛል ብዬ ስለም እንትን ስለምል ስለማስብ። በርግጥ ብዙ ሰዎች እንደዛ ያደርጋሉ ወደ ስራ ሲሄዱ መስኮታቸውን ክፍት ይተውታል ምክንያቱም ተዘግቶ እንዳይቆይ ሙሉ ቀን በተለይ ስራ ውጭ ሙሉ ቀን ከቤት ውጭ የሚውሉ ሰዎች ከሆኑ መስኮታቸውን ክፍት ይተውታል ምክንያቱም እንዳይታፈንና ንጹህ አየር ገብቶበት እንዲቆያቸው ነው እንደዛ የሚያደርጉት። እኔ ግን ያ ምርጫዬ አይደለም እንዳልኩት አቧራ አለ ይበነዋል ምናምን ስለሆነ ከዛ ይልቅ አጽድቼ መውጣት ነው። እኔ ደስ የሚለኝ ሁሉም ነገር አጽድቼ በደንብ ንጹህ መሆኑን አይቼ አረጋግጬ በተለይ ደግሞ የተመገብኩትን የአንዳንዱን እቃ ሻይ የጠጣሁበትን ብርጭቆ በደንብ አጥቤ አስተካክዬ ቤቱን ወለሉን ወልውዬ ምናምን ነው የምወጣው። እና ከዛ አንፃር እሱ ነው የተሻለ አማራጭ የሚመስለኝ ማለት ነው። አጽድቶ መውጣት ከዛ ማታ ወደ ቤት ሲገቡ ቤቱን የተጸዳ ነው ቤቱን ንጽህናውን እንደጠበቀ ነው። ከዛ ግን የታፈነ አየር ያልወጣ አየር ምናልባት ሊኖር ስለሚችል ስራ ከመጀመራችን ወይም ልብስ መቀየር ምናምን ከመጀመራችን በፊት የምናደርገው ከስራ በኋላ የምንሰራው ነገር ማንኛውም ተግባር ከመጀመራችን በፊት መስኮታችንን ከፍተን ንጹ አየር እንዲገባ የነበረው ታፍኖ የዋለውን አየር ደግሞ እንዲወጣ ማድረግ ይቻላል ብዬ አስባለሁ።

ፎቶዎችን ፎቶዎችን የት ነው የምታስቀምጣቸው? ፎቶዎችን ማስቀመጥበት የራሴ የሆነ አልበም አለኝ እና እዛ አልበም ላይ ነው የማስቀምጠው። እንዳልኩት ከህፃንነቴ እንደውም በቅርብ ጊዜ ነው ይሄን ራሱ የጀመርኩት እና በተለያየ አልበም ላይ ነበር የሚቀመጠው የቤተሰቡ ፎቶ ከጓደኞቼ ጋር ከድሮ ጀምሮ የተነሳናቸው ፎቶዎች የሰበሰብናቸውን ፎቶዎች። ተደበላልቆ ነበር የሚቀመጠው ግን በጣም ከቅርብ ጊዜ ወዲህ በጣም ራሴ ላይ የምወደው ነገር ላይ የምፈልገው ነገር ላይ ትኩረቴን እያደረኩ ስለሆነ እነዛን ፎቶዎች ሳብስቤ የኔን ወይም እኔን ከኔ ጋር የተያዙት እጣው የሚቀሰቅሱብኝን በተለይ ለየች አንድ አልበም ውስጥ አስቀምጫቸዋለሁ። ሁል ጊዜ በተለይ የህፃንነት ፎቶዎቼን ሳይ በጣም ደስ የሚል ስሜት ነው የሚሰማኝ እንኳንም ያኔ የተነሳው እንኳንም ደግሞ አስቀመጥኩት ጥሩ ቦታ ላይ የማይበላሽበት የማይጠፋብኝ ቦታ ላይ እንኳን አስቀመጥኩ እላለሁ አንዳንዴ ጊዜ ምክንያቱም በቃ አይደገምም ያ መልካ አይደገምም ያ ሁኔታ አይደገምም። ያ ያኔ ነበረኝ የሰውነት ቅርጽ ያኔ ነበረኝ መልክ ያኔ ነበረኝ ልጅነት ጭራሽ አይደገምም ከዛ በኋላ አይመጣም ድጋሚ እና ሳያቸው በጣም ነው እንትን የሚለኝ ደስ የሚለኝ። የነበርኩበት ሁኔታ ለማየት ከዚህ በፊት በዛ እድሜ ምን አስብ እንደነበረ በዛ እድሜ ስለ ነገሮች የነበረኝ አመለካከት? ምን አይነት አለባበስ እወድ እንደነበረ ማይበት ስለሆነ በተቻለኝ መጠን እንዳይበላሹብኝ። ልጆች ደግሞ እንዳይጫወቱባቸው ምናምን በጣም አሪፍ ነው ብዬ በማስበው አልበም አስቀምጫቸዋለሁ ማለት ነው። እስካሁን አሉ እና በየጊዜው ደግሞ አያቸዋለሁ ትዝ ባለኝ ጊዜ በተለይ እነዛን ጊዜያቶች የሚያስታውስ አጋጣሚ ሲኖር ወይ ከድሮ ጓደኞቼ ጋር ተገናኝቼ ሻይ ከጠጣሁ በኋላ ምናምን መልሼ እነዛን ፍቶዎች አያቸዋለሁ ምክንያቱም በጣም ተጠንቅቄ ነው ያስቀመጥኩት አንድ አልበም ውስጥ ነው ያሉት እና። ታሪኮች ናቸው ደግሞ አብዛኛው እና ደስ የሚል ስሜት ይፈጥራል የድሮን ፎቶ ማየት የቅርብም ቢሆን ፎቶ የራስ ፎቶ መመልከት የነበርበትን ሁኔታ ደግሞ የተነሳሁበትንም አጋጣሚ በደንብ ስለማስታውሰው። ከግርብ ጊዜ ወዲህ ደግሞ ምን ጀመሪያለሁ አዲስ ፎቶ ስነሳ ከጀርባው የነበልኩበት ሁኔታ ዓመተ ምህረት እና ስሜቴ ምን ይመስል እንደነበረ ይሄንን ፎቶ ስነሳ ወይ ደግሞ ለምን እንደተነሳሁት ምናምን አንዳንድ ኖቶችን እጽፋቸዋለሁ። እና አሁን አመት ነገር ሊሆነኝ ነው እንደዛ ከጀመርኩኝ እና ከአመት በፊት የተነሳኋቸውን ፎቶዎች ሳይ የሚሰማኝን ስሜት ልገልጸው አልችልም። በጣም እና እንኳንም አስቀመጥኳቸው እንደው እንኳንም ያዝኳቸው እንኳንም ተጠንቀቅ ተጠንቀቅኩላቸው የሚያስብለኝ ነገር ነው። እና ደስ የሚል ስሜት ነው ያለው የራሱ ፎቶ ማየት ከዛ ደግሞ ከሁሉ በላይ ደግሞ የሚያምረው ነገር ምንድነው? የተነሳሁበትን አጋጣሚ ሳስታውስ ደግሞ በአብዛኛው ደስ የሚል አጋጣሚዎች ናቸው። እና ስሜት ስሜት ነው የሚሰማኝ እና በተቻለኝ መጠን እንዳይበላሹ ተጠንቅቄ ውሃ እንዳይነካቸው እንዳይቀደዱብኝ ተጠንቅቄ ነው በስነ ስርዓት የማስቀምጣቸው ፎቶዎቼን ሁሉም ፎቶዎቼን ተልዥነት ጀምሮ እንዳልኩት እየሰበሰብኳቸው እየሰበሰብኳቸው ነው ያለሁት። እና ከልጅነት ጀምሮ በቅርብ ውስጥ ጋር የተነሳሁባኝ ተነሳኋቸው ፎቶዎች አንድ ላይ በአንድ አልበም ነው ያማስቀምጣቸው።

ወተት ወተት ትጠጣለህ? ወይ ወይ ወተት መጠጣት አልወድም ወተት አልወድም። ምንድነው የተፈጠረው የሆነ ጊዜ ከሆነ አመታት በፊት አሞኝ ነበረ በጣም አሞኝ ነበረ። እና እምወስደው መድሃኒት የግድ ከወተት እና ከእንቁላል ጋር መወሰድ ያለበት መዳኒት ነው ብለውኝ በየቀኑ በየቀኑ ብቻዬን ግማሽ ሊትር ወተት ጠጣ ነበረ። በየቀኑ ጠዋት አንድ ብርጭቆ ከምናምን ጠጣለሁ ማታ አንድ ብርጭቆ ጠጣለሁ ምናምን ከዛ የሆነ ሳዓት ለይ አንተን አለኝ በጣም ሰለቸኝ ማለት ነው በጣም ሰለቸኝ። እና ሽታው አልወደውም ጣዕሙ አልወደውም እንጂ ጣዕሙ እንደውም ትንሽ ይሻላል እንጂ በጣም የሚረብሸኝ ሽታው ነው ሽታውን አልወዱዉም በተለይ የላም ወተት ማለት ነው። ምንም ነው የማልወደው እና አሁን ላይ ግን ከነጭራሽኑ አቆሜያለሁ በቃ ወተት የሚባል ነገር አልጠጣም። አውቃለሁ ምን ያህል ለጤና ወሳኝ ነገር እንደሆነ የካልሼም ይዝቱን ምናምን እረዳለሁ። እንደዛም ሆኖ ግን ምንም ልል አልቻልኩም ልለምደው አልቻልኩም ሽታውን መለማመድና እንዲሁ በቃ እሱን ረስቼ መጠጣት አልቻልኩም። ደግሞ አብዛኛው ሰው እኮ እንትን ያደርጋል አይደል ሽታውን አይወደውም መጥፎ ሽታ እንዳለው ያምናል ግን ከጣሙ ሊወደው ይችላል። ከዛ በላይ ደግሞ ጠቅሜታውን ስለሚያገናዝብ ዝም ብሎ የጠጣዋል እንጂ የወተት ሽታ የሚወድ ሰው አለ ብዬ አላስብም። ከመጀመሪያው እየፈላ ካለው ስሜ ሽታ ጀምሮ ስትጠጣው እንትኑ ከብርጭቆ የሚወጣው ጠረን እኔ ጭራሽ ነው የማልወደውና እና ብዙን ጊዜ አልጠጣም። እንዳልኩት ደግሞ ከአሁን ጊዜ በፊት ታምሜ የነበረ ጊዜ በግድ መጠጣት ስለነበረብኝ የሆነ ጊዜ ላይ ማዘር ምን አደረገች? በጣም እምቢ እያልኩ ሳስቸገሯት ከበሶ ጋር እየቅላቅለች መስጠት ጀመረች ወይም ደግሞ የሆነ ነገር ትጨምርበትና ሽታው እንዳይሸተኝ ለማረግ ትጥር ነበረ። አሁን ላይ ግን በቃ እንደዛ ሆኖም ነው ልጠጣው አማልችለው እና። አልድም ከዛ ባለፈ ግን በጣም በቅርቡ ያወኩት ነገር ምንድነው ላክቶስ ኢንቶለራንት? ማለት በወተት ውስጥ ያለውን የላክቶስ አለርጂ አለብኝ መሰለኝ። በእሱም በምንድነው ያረጋገጥኩት ሁሌ ወተት በምትጠጣ ሰዓት ድሮ አላገናኘውም ነበር። አሁን ላይ ግን በጣም ትኩረት ሳደርግበት ወተት ስጠጣ ተቅማጥ የሚመስል ነገር ይይዘኛል ሆዴን አያመኝም ቁርጠት ምናምን የለውም። ግን በቃ ከአንዳንድ ነው እንትን የሚለኝ ተቅማጥ የሚይዘኝ እና ከዛ አንፃር በቃ አሪፍ እንትን ሆነልኝ ማለት ነው። አሪፍ ማምለጫ ሆነልኝ ድሮም አልወደውም ነበረ ጣዕሙ ሽታው ምናምን አይመቸኝም ነበረ። አሁን ግን በቃ አረጋጋጥኩኝ ቶሎራንት እንደሆንከኝ ለላክቶስ ከዛ የተነሳ መጠጣት አቆምያለሁ። በጣም ረጅም ጊዜው ሆነኝ እሱ ብቻ ሳይሆን ማኪያቶ ሁላ ነው የማልጠጣው። በተለይ በወተት ላም የሚሰራ ከሆነ ካፌ ሄጄ እያዘዝኩ እንደሆነ ወይም ከጓደኞቼ ጋር እያዘዝን ከሆነ እጠይቃቸዋለሁ እንትኑ የላም ስለመሆኑ እጠይቃቸዋለሁ ካልሆነ ግን ማኪያቶ አልጠጣም ማኪያቶ ቢሆን አልጠጣም። ውጪ ከዛ ይልቅ ሻይ ወይ ቡና ምናምን ነው የምጠጣው። እንጂ ወተት ረጅም ጊዜ ሆነኝ ከጠጣሁ

ከምታውቀው አንድ ምሳሌ ንገረኝ? እሺ በጨው ደንደስ በርበሬ ተወደስ። የመጣልኝን አንድ ምሳሌ አነጋገር ነው ይሄ ማለት ምን ማለት ነው? መጨው ደንደስ በርበሬ ተወደስ ማለት። የሰራውን የሰራውን ሌላ ሆኖ ግን የሚቀከበረው የሚወደሰው። እውቅና የሚሰጠው ግን ሌላ ሲሆን ማለት ነው። ለምሳሌ ወጥ የምንሰራበት ጊዜ። የተለያዩ ቅመማ ቅመሞችን እንጠቀማለን ከዛ ከነዛ ከምንጠቀማቸው ወይም ከምንጨምራቸው ቀመሞች መሃል አንዱ በርበሬ ነው። እና እንደውም በበርበሬ በጣም ተጨንቅ ተጨንቀን በጣም ተጨንቀን በጣም ረጅም ጊዜ ወስዶብን የምናዘጋጀው ቅመም ቅመም ነው። ነውና ያ አንተ። ያ በርበሬ ግን ምንም ያህል ብንጨነቅበት ምንም ያህል ምንም ያህል ጊዜ ሰጠን ብናዘጋጀው ማለት ነው ጨው ከሌለው ግን ጭራሽ ነው የማይጣፍጠው ማለት ነው። ስለዚህ ከ ከእንትኑ ይልቅ ከበርበሬውን ከመውደስ ይልቅ የበርበሬውን ጣዕም እንዲወጣ የማያደርገውን ጨው ነው። መወደስ ያለበት ግን ሰው ጫውን እንደ እንትን አየውም እንደ ሊከበር ወይም። ውድ ሁሉ አይደለም ግን በጣም ወሳኝ ሆኖ በጣዕም ውስጥ ወይም አንድ ነገር እንዲጣፍጥ አንድ ምግብ እንዲጣፍጥ። በጣም ትልቅ ድርሻ ያለሁ ግን የምናወድሰው የምናሙካሻው ግን በርበሬው ነው አዎ በርበሬው እኮ እንደዚህ ስለሆነ ነው። በርበሬው እኮ እንደዚህ በዚህ ያህል ብር ስለገዛሁት ነው። በርበሬ እኮ የእንትን ሀገር ነው ምናምን እየተባለ ስለ በርብሬ በጣም የሰው ይጨነቃል ያስባል። ምናምን ጨው ግን እንትኑ ከፍተኛ ሆኖ ሳለ። ጥቅሙ የበርበሬው ጣዕም እንድናቀው የተጨመሩ ሌሎች ቅመማ ቅመሞች ወይም የተጨመሩ ሌሎች ግብአቶች ጣማቸውን እንዲወጣ የሚያደርገው ጨው ሆኖ ሳለ ግን ጭራሽ ነው ትኩረት የማንሰጠው ጭራሽ ነው። እንደገባበትም ሁላ ነው ትዝም አእማይለን ምናምን ነገር እና ይሄ ያዚህ ምሳሌ ይችር ጉሞ ይሄ ነው። መወደስ ያለበት ጨው ነው ምክንያቱም እሱ ነው። በጣም የፈለገ ጣዕም ቢኖረው ግን ጣዕሙ ካልወጣኝ እኛ ልንቀምሰው አንችልም ወይም ቆንጆ ጣም አለው ብለን ማውራት ሁሉ አንችልም። ምክንያቱም ጣሙ መውጣት አለበት ጣሙ እንዲወጣ ደግሞ የሚያደርገው ጨው ነው ማለት ነው። ስለዚህ ከበርበሬው ይልቅ መውደስ እና ማክበር ያለብን ጨው ነው በጣም እንዲወጣ የሚያደርገው እሱ ስለሆነ እንደማለት ነው። እና በጨው ደንደስ በርበሬ ተወደስ ማለት እንዲህ ነው።

ያትክልት ስራ ታደርጋለህ ወይ ታደርጋለህ ወይ? እኔ ያትክል ስራ ብዙ አይደለሁም አይደለም ብዙ ስለ አትክልቶች ብዙ የማውቀው ነገር የለኝም። እንትናቸውን አያለሁ በጣም የተፈጥሮ አድናቂ ነኝና። ከዛ በተያያዘ አትክልት የበዛበት ስፍራ በተለይ አበቦች የሚታይባቸው ቦታዎች መሆን እዛ መቆየት በጣም ነው የምወደው እዛ ጊዜ ማሳለፍ በጣም ነው የምወደው። ደግሞ በቃ የማውቃቸው ብዙ በአትክልት በአበቦቼ የተከበቡ ቦታዎች አሉ መናፈሻዎች አሉ እና እዛ ሄጄ መቆየት በጣም ነው የምወደው። አትክልቶች የመውደዴን ያህል ግን ቤቴ ውስጥ ብዙ አትክልቶች የሉኝም። እና ደግሞ አትክልቶችን የመከባከብ ውሃ የማጠጣት የማሳደግ የመንከባከብ ወበታቸውን የማየት ብዙ እንትን የለኝም። ምንድነው ተነሳሽነቱ የለኝም። በጣም በጣም ጎበዝ የሆነች ጓደኛ አለችኝ የራሷ ቤት ውስጥ ምንድነው? በጣም ትልቅ የአበባ ቦታ ያላት በጣም በእንትን የምትሰራ በመሰጠት የምትሰራ ከአበቦች ጋር የመዋራት ያህል በጣም ተጠንቀቅ ተጠንቀቃላቸው የምትሰራ ጓደኛ አለችኝ። እና የሷንን ትንሳኤ የሷን ፍቅር የሷን ለነዛ አበባዎች ለነዛ አትክልቶች ያላትን መሰጠት ሳይ በጣም ሁል ጊዜ ይገርመኛል። እና እኔ ጋር ግን ያ ነገር የለም። እውነት ለመናገር እንዳልኩት አቦቼ የበዛበት አትክልቶች የበዙበት ቦታ ላይ መቆየት እዛ ቁጭ ማለት በጣም ነው ሰላም የሚሰጠው እንደሚታወቀው እና እኔም በጣም የምመርጠው ቦታ ነው ሰላም ይሰጠኛል ይጠኛል። ነፋሻማ ነው አየሩ በአትክቶች ሲሞላ አየሩ ነፋሻማ ይሆናል ቅዝቃዜውን በጣም ነው ተዝናኖት የሚፈጥርልኝ። ከዛ ባለፈ ደግሞ እነሱን ማየት ብቻ ወደ ራሴ የመመልከት ያህል ነው። ስሜቱ ምክንያቱም የተፈጥሮ ነው። እኛ ማለት ናቸው በነስቱ ውስጥ ያለ የሚያኖራቸው ሀይል በእኛ ውስጥ ኖሮ የሚያኖረናልና እኩል እንደሆንን ነው የማስበው እኔ። እና ከዛ ከዛ አንፃር እንክብካቤ ፍቅር ውሃ ሁሉ እንክብካቤ እንደሚገባቸው አምናለሁ የግድም ነው ምክንያቱም የሚሰጡን ጥቅም ቀላል አይደለም። ከውበታቸው ባሻገርነው ለአትክልቶች ለእና ለእኛ ያላቸው ጥቅም ከማየት እና አይተናቸው ከሚሰማን ደስታ አይተናቸው ከሚሰማን እፎይታ ከዛ በላይ ነው ህይወት ነው እና። እንክብካቤ እንደሚገባቸው ሊበላሹ ሊረገጡ አላግባብ ሊቆረጡ እንደማይገባ በደንብ ነው የሚገባኝ ግን እንደዛም ሆኖ እንትኑ የለኝም። የመሰጠቱ የለኝም የመከባከብ። ምክንያቱም ከእንትን አንፃር ነው አሁን የምናገረው ከ እንዳልኩት የቅርብ ጓደኛየ አለች በጣም እንትን ሆና የምትሰራ። በጣም ተሰጥታ የምትሰራና ከእሷ አንፃር ራሴን ሳይ ስለጽዋት ምንም ነው የማላውቀው ምንም ነው የማላውቀው። ውበታቸውን አደንቃለሁ በእነሱ ዙሪያ መቆየት የሚሰጠኝን የሰላም ሰላማዊ የሆነ ስሜት በደንብ አውቀዋለሁ ስሜቱን እታዘበዋለሁ ስሜቴ ሲቀየር በደንብ አየዋለሁ እንደዛ መሆኑ ግን። የመንከባከብ የመትከል ውሃ የማጠጣት ቦታ ቦታ የማስያዝ የመከርከም ምናምን ግን ልምዱ ብዙ የለኝም።

አስተያየት መቀበል ትወዳለህ አዎ? ከተለያየ ሰው የተለያየ አስተያየት መቀበል እወዳለሁ በጣም ነው የምወደው። እንደውም አንዳንድ ጊዜ የስራዬ አካል ሁላ ይመስለኛል ነውም ጭምር። ከደንበኞቻችን ጋር ስለምንሰጠው አአገልግሎት ምናምን በቅርበት አስተያየት አስተያየታቸውን የምቀበለው እኔ ነኝ እና ምናልባት ያም ነገር የስራም ሁኔታ አዳብረውልኝ ሊሆን ይችላል። በግል ጉዳይ ሰዎችን ሰማክር አንዳንድ ነገሮች ላይ ሀሳባቸውን እንዲሰጡኝ ስነግራቸውና እንደዛ ሳደርግ ደስ ብሎኝ ነው አስተያየታቸውን የምቀበለው ሁሉም ሰው ለአንድ ተመሳሳይ ነገር የተለያየ አስተያየት ነው ያለው ጉዳዩ ተመሳሳይ ሆኖ የተፈጸመው ነገር ተመሳሳይ ሆኖ ግን ሁላችንም ሁሉም ሰው የየራስ የሆነ ምልከታ የየራስ የሆነ አስተያየት ነው ያለው እና ለዛም ነው። ለሰው መናገር የሚሰማንን ነገር ያለፍንበትን ያለንን ነገር ለሰው መንገር አዋጭ የሚሆነው ወይም ጠቃሚ የሚሆነው የሚሆንበት ትልቁ ምክንያት እኛ ያላየነውን ነገር ወይም እኛ ያልታየንን መንገድ ሌሎች ሰዎች ስለሚታያቸው ነው። አጠገባችን ያለን ሰው ብትጠይቅ ስለተመሳሳይ ነገር እንዳልኩት የተለያየ አስተያየት ነው ልንሳጥ የምንችለውና አንድ የሆነ ችግር ብገጥመን ወይም አንድ መፍታት የምንፈልገው ችግር ኖሮ ግን ደግሞ እኛ ሀሳብ አልመጣ ካለን ማድረግ ያለብን ነገር ብዬ የማስበው ቅረብ ያሉትን ሰዎች ሀሳቡ ነግረናቸው በዛ ዙሪያ ምን እንደሚያስቡ መስማት ነው በጣም አዋጭ ጠቃሚ መንገድ ነው ብዬ አስባለሁ። እሱም ለምንድነው እንዳልኩት? የተለያየ ሰው ስለአንድ ሀሳብ ወይም ስለአንድ ሁኔታ ወይም ስለአንድ አገጠሚ የተለያየ ምልከታ ነው ያለው እና ያ ምልከታ ለእኛ በሚነግረኝ ሰዓት ለኛ አጋዥ ይሆንልናል ማለት ነው ምክንያቱም ያላየነውን መንገድ ነው። ያ ሰው የሚጠቁመን ያላየንበት መንገድ ነው ወይም ደግሞ ከዚህ በፊት ያልተገለጠልን አዲስ መፍቻ መንገድ ነው ሰው ሊጠቁመን ይችላል ስለዛ። አስተያየት ብንቃበል ግን ያ መንገድ ይታይልናል ማለት ነው። ያ ሰውየው የታየው ወይም ጓደኛችን የታያት መንገድ ለእኛ ስትናገር አሃ ማለታችን ላይቀር ይችላል ስለዚህ የማይፈታ የመሰለን ወይም ደግሞ ምንም መንገድ የሌለው የመሰለን ነገር በቀላሉ የሚፈታ ይሆንልናል ማለት ነው። ያ ደግሞ በጣም ጠቃሚ ነገር ነው። ከዛ አንፃር እኔም ከስራዬም አንፃር አስተያየት መቀበል በጣም የተለማመድኩት ነገር ነው እንዳልኩት። ውጪ ግን በግል ጉዳዮቼ ላይ ሰዎችን ሳማክር እና ሀሳባቸውን ሲሰጡ በጣም ነው ደስ የሚለኝ ምክንያቱም በቃ አዲስ ነው እኔ ያላየሁት ነው አብዛኛው ጊዜ ደግሞ በጣም ደስ የሚለኝ በተለይ ያቅርቤ ያሉ ጓደኞቼ እንትኔን ስለሚያውቁት አንዳንድ ጊዜ ለራስህ አይገለጥልህም። ምክንያቱን ችግር ውስጥ ያለኸው አንተ ስለሆንክ መንገዶች ብዙ አይታዩህም። በጣም አስተዋይ ሰውክ ሰው ካልሆንክ በስተቀር አብዛኛው ጊዜ መንገዶች አይታዩህም በቃ ምንም ሁሉ ነገር የተዘጋጋ እንደሆነ ነው የሚሰማህና በዛን ሰዓት ማድረግ ያለብን ነገር ምንድነው? የቅርቤ የምንለውን ሰው አስተያየት መቀበል ነው ያለብን። ምን በደሪግ ይሻላል እንዲህ እንዲህ እየተፈጠረ ነው እንዲህ እንዲህ እየተሰማኝ ነውና እንዴት ብፈታው ይሻላል? እንዴት ባደርግ ይሻላል? ብለን አጠገባችን ያለውን ሰው አስተያየት ብንቀበል በጣም ጠቀሜታ ያለው ነገር እንደሆነ አስባለሁ። እኔም በጣም ይሄ ልምድ አለን ምክንያቱም ምናልባት ያ ሰው የሰጠን አስተያየት ካለንበት ስሜት አንፃር የማይጠቅም ሆኖ ሊታየን ይችላል ምናልባትም ደግሞ ወደ ተባባሰ ወይም ወደ ባሰ መጥፎ ስሜት ሊያመራን የሚችል ነገር ሊሆን ይችላል እንደዛ መሆኑ ግን የአስተያየት የሰው አስተያየት መሆኑ ተቀብለን እንደ አስተያየት ብቻ ተቀብለን ማለት አስተያየት ተሰጥቶናል ማለት እንተገበረዋለን እንተገብረዋለን ማለት አይደለም። ስለዚህ

ሰዎችን እንዴት ትተዋወቃለህ? በጣም የሚገርመው ነገር እኔ ሰዎችን በቀላሉ መታወቅ የምትችል አይነት አይደለሁም በጣም ረጅም ጊዜ የሚወስድልኝ ሰዎችን ለመቅረብ ለመታዋወቅ ረዘም ያለ ጊዜ ነው የሚወስድልኝ። እንደዛም ሆኖ ግን ሰዎች በተለያየ አጋጣሚ እተዋወቃቸዋለሁ ለምሳሌ በስራ ቦታ በስራ አጋጣሚ የማገኛቸው ሰዎች አሉ። ከህፃንናት ጀምሮ አብረን ያደግን ሰዎች አሉ። በሰፈር አንድ ሰፈር በመኖር እንደ ጎርቤትም እንደ ጓደኛም ማውቃቸው ሰዎች አሉ። ከዛ ውጪ ደግሞ ቤተክርስቲያን በሚሄድበት እና የሰንበት ትምህርት ቤት በምትከፍልበት ሰዓት በዛ ደግሞ በዛ አጋጣሚ የተዋወቅኳቸው እህት ወንድሞች አሉኝና ሰዎችን በተለያየ አጋጣሚ ነው የምታዋወቀው። በጣም ደስ የሚለው ነገር ምንድነው? ባስ ውስጥ ሳይቀር አንዳንድ ጊዜ አይ የሆነች ማውቀው ሰው ትዝ ብሎኝ ነው እና ያ ሰው ከሆነ ቦታ ሩቅ አሁን ካለሁበት ቦታ በጣም ሩቅ ቦታ በባስ እየተመለስኩኝ ባስ ውስጥ የተዋወቅኩት ሰው ነው። እና መጀመሪያ በቃ የሆነ የሚያስፈራነ የሚያስደነግጥ የመኪና አደጋ የሚመስል ነገር አጋጥሞ ከዛ ልጁን እጁን ያዝኩት ማለት ነው በጣም ስለፈራው እጁን ያዝኩት። ግን በኋላ ነው ያስታወስኩት በኖርማል አይምሮዬ የማደርገው ነገር አይደለም። የአንድን ተሳፋሪ እጅ የማላውቀው ሰው እጅ በቀላሉ የሚይዝ ሰው አይደለሁም። ያኔን ግን በጣም ስለደነገጥኩኝ ሳይታወቀኝ በድንገጤ እጁን ያዝኩትና ልጁ ደግሞ ሲይዘው በደንብ አስተውሎኛልና በጣም ለካ በጣም ጨምቄ ይዤዋለው እጁን ጥፍሬ ሁላ እንትን ቧጭሬዋለሁ በጥፍሬ ምናምን ነገር እና ዝም አለ በቃ ምንም አላለም። ከዛ በኋላ መኪናውን ተረጋጋች እኛም መረጋጋት ስንጀምር ነካኝ ማለት ነው እጄን እጄን ነካነካ አደረገና አይበቃም እጄን አመመኝ አለኝ በጣም ነው የደነገጥኩት በጣም ነው የደነገጥኩት። እና በዚህም እንዲህም ባለ አጋጣሚ ሰዎችን እተወዋቀለሁ። ከዛ በኋላ ስሜን ነገርኩት ስሙን ነገረኝ ወዴት እንደሚሄድ ከየት እየመጣሁ እንደሆነ ምናምን ምናምን ነገር አወራን ከዛ በኋላ ግን ለሆነ ጊዜያት በስልክ እንወራ ነበረ በአካል ባንገናኝም ማለት ነው። ለዚህ እንደዚህ እንደዚህ አይነት አጋጢሚዎች አሉ ሰዎችን በተለያየ አጋጣሚ ልታዋወቅ እችላለሁ። ከዚህ ባለፈ ግን ለስራ በአብዛኛው ሰዎችን የመታዋወቅ እድል የሚሰጠኝ የስራ ቦታዬ ነው። በጣም ብዙ ሰው በጣም ብዙ ሰዎች በጣም ብዙ ገብያተኞች የሚገኙበት አካባቢ ላይ ነው ስራዬ ያለው እና ከዛ አንፃር ብዙ ሰዎችን እታዋወቃለሁ በስራ ምክንያት። ወደ መስርያ ቤት የሚመጡ እና ደግሞ የ ምንድነው? የህዝቡ አስተያየት መቀበል ስለሆነ ስራዬ ብዙ ሰዎች ይመጣሉ ምናምን ነገር እና በዛ በዛ ምክንያትም በብዛት ሰዎችን እታዋወቃለሁ ማለት ነው። በቃ አሪፍ ነገር ነው ሰዎችን መታዋወቂያ አደዲስ ሰዎችን በተለይ መታዋወቅ በጣም ደስ የሚል ነገር ነው። ነገር ግን አዲስ ሰው ሲሆን ጥንቃቄ እንደሚያስፈልገው ደግሞ የታወቀ ነው ማለት ነው።

ሃይማኖታዊ ግብር ታከብራለህ? አዎ በደንብ በህይወቴ ካሉት ዘልፎች መሃል በጣም ዋጋ ከምሰጣቸው በጣም በትልቁ ዋጋ ከምሰጣቸው ነገሮች መሃል አንዱ ሃይማኖቴና ከእግዚአብሔር ጋር ያለኝ ግንኙነት ነው። እና እነዚህ እነዚህ ሃይማኖታዊ በዓላትን ሳከበር እንደሚጠዋቀው የራሳቸው የሆነ መነሻ ታሪክ መነሻ ምንድነው ሀሳብ አላቸው እነዛ ሃይማኖት ወይ ክብረ በዓላት ለምን እንደሚከበሩ የራሳቸው የሆነ ምክንያት አላቸው ለምሳሌ ልደትን ስናከብር የስ ክርስቶስ የተወለደበት እለት ነው? ባህል ነው ስለዚህ በመወለዱ ደስተኞች ስለሆንን ወይ መሆናችንን ለማሳየት እንደመታሰቢያም እምናከብረው ባህል ነው እንደሚታወቀው ስለዚህ ይሄ ባህል ላላከብረው አልችልም። ምክንያቱም በጣም ከሃይማኖቴ ጋር ከማምነው እና ከማምለከው አምላክ ጋር በጣም ቀጥተኛ የሆነ ግንኙነት ነው ያለው። ምክንያቱም ክርስቶስ ባይወለድ የሰው ልጅ አይድንም ነበር ክርስቶስ ባይወለድ ኃጢአታችን አይሰረይም ነበረ ከእግዚአብሔር ጋር ባልታረቅን ነበረ እግዚአብሔር አባት የማለት መብት ባልተሰጠን ነበረ። ስለዚህ ይሄንን በማሰብ ነው ሃይማኖታዊ በዓላትን የማቀብረው ግን ደግሞ ሃይማኖታዊ በዓላትን ሳከብር ከሃይማኖታዊ ይዘታቸው ባሻገር ደግሞ ሌላ ባህላዊ መልካ አላቸው አብዛኞቹ በዓላት ስለዚህ ይሄ ባህላዊ ይዘታቸውን ደግሞ በጠበቀ መልኩ በተለይ እኛ አካባቢ በጣም በብዙ ግን እንደውም ከሃይማኖታዊ ይዘቱ በዘለለ በዘለለ ነው። ስለ ባህላዊ አከባበሩ በጣም ትኩረት እምናደርገውና በጣም የተለያዩ ነገሮች ይደረጋሉ በዚህ በዓል ላይ በየአካባቢው ቢለያይም በእኛ አካባቢ ደግሞ የራሳችን የሆነ እንደ ባህላችን መጠን የምናደርጋቸው በጣም ልዩ የሚያደርጉን ብዙ ተግባራት ብዙ ድርጊቶች አሉና እዚህ ሃይማኖታዊ በዓላት ማክበር በጣም ግድ ነው። እንዳልኩት ከሃይማኖት ጋር ከመንፈሳዊው ጋር በጣም ግንኙነት ስላላቸው የማክበር ሂደት ግድ ነው። ወይም ደግሞ ከቤተሰቦቼ ጋር ከማህበረሰቡ ጋር ከምወዳቸው ሰዎች ጋር አብሬ እነዚህን ሃይማኖታዊ በዓላት በደንብ ነው የማከብራቸው እውቅናም እምሰጣቸው። እንደውም በጣም ምወዳቸው በጉጉት ምጠብቃቸው በዙ ሃይማኖታዊ በዓላት አሉኝ እና እነዛን በዓላት በደንብ ነው ማከብራቸው።

"የሸክላ እቃ ተጠቅመህ ታውቃለህ ወይ? ወይም ትጠቀማለህ ወይ?" አዎ፤ ብዙ የሸቅማ የሸክላ አቃዎች እጠቀማለሁ። የሸክላ አቃ ማለት፤ በአፈር ከአፈር የሚሰሩ በእጅ የሚሰሩ እቃዎች ናቸው። ልክ እንደ በብረት ይሁን ከተለያየ ንጥረ ነገር ከሚ እንደሚሰሩት እቃዎች የነዚህም እቃወች ከሸክላ ወይም ከአፋር ተሰርተው እሳት በደንብ ያገኛቸውና ወይም በእሳት በደንብ ይጠበሱና በጣም ጠንካራ ሆኖ የሚሰሩ እቃዎች ናቸው። እነዚህ እቃዎች በጣም ጥንካሬያቸው የሚወሰነው እሳት ላይ በቆዩበት መጠን ነው። እና ለብዙ አመታት ሳይሰበሩ ሳይጎዱ ለተለያየ አገልግሎት ምንጠቀማቸው እቃዎች ናቸው። ለምሳሌ ሁሉም እንደሚያውቀው ጀበና አለ ቡና የምናፈላው በሌላ በምንም እቃ ሳይሆን በጀበናው ነው የምናፈላው። ጀበና ራሱ ከሸክላ እቃዎች መሃል አንዱ ነው። ሌላው በብዛት የምንጠቀምበት እቃ ብረትድስጥ ነው አይሚን የሸክላ ድስጥ ነው። በተለይ በሸክላ ድስት የተሰራ ደሮ ወጥ ምንም የተለየ ነገር ሳይገባበት ሸክላ መሆኑ ብቻ እጅግ በጣም እንዲጣፍጥ ያደርገዋል። ስለዚህ ለአመት በዓል በተለያየ እነዚህ የሸክላ እቃዎች በተለያየ መጠን ነው የሚዘጋጁት። እና ለምንፈልገው የወጥ አይነት ለምንፈልገው መጠን በምንፈለገው መጠን የሸክላ ድስጥ ገዝተን መጠቀም እንችላባቸዋለን። ቅድም አስቀድሜ እንዳልኩት ደግሞ በጣም እሳት ሲበዛባቸውና በጣም ሲበስሉ ነው ጥንካሬ ጥንካሬያቸው በዛን ያህል የዚያን ያህል ይጨምራል ማለት ነው። እና እነዚህ የሽክላ እቃዎች ረጅም ጊዜ ሊያገለግሉን ይችላሉ። ሳይበላሹ፣ ሳይሰበሩ፣ በቀላሉ ከቦታ ቦታ እያንቀሳቀስን፣ ምንፈልገውን አይነት ስራ ልንሰራባቸው እንችላለን። ሌላው በጣም በስፋት የምንጠቀመው የሸክላ እቃ ምጣድ ነው። የ እንጀራ መጋገሪያ ምጣድ እንጠቀማለን። እሱን እቃ ደግሞ እንደ ሌሎቹ እቃዎች ረጅም ጊዜ ሳይሰበር የሚያገለግለን እቃ ነው ማለት ነው። እና እንዳልኩትም ጥንካሬው የሚወሰነው በእሳት ውስጥ በቆየበት መጠ ነው። እና እነዚህ እቃዎች የሚሰሩ ሰዎች ሚገርመው ነገር በጣም ከሆነ ጊዜ አመታት በፊት ልክ እንደ ላኪዎች ምናምን ይቆጠሩ ነበረ እኛ አካባቢ ላይ እንደዛ ይቆጠሩ ነበረ። አሁን ላይ ግን እንትናቸው ሙያቸው የሚበረታታ የሚደነቅ እንደውም በጣም የሚደነቅ ማለት ከአፈር እንዴት ነው ያኛ የሚያህል ጠንካራ አቃ ሊሰራ የሚችለው። አለ አይደለ ጭቃ እኮ ነው አፈር ነው እና በቀላሉ መፍረስ በቀላሉ መበላሸት መሰበር የሚችል ነገር ንጥረ ነገር ሆኖ ሳለ፤ እነሱ ግን በጥበባቸው ያን የመሰለ መልኩ እንኳን ሲታይ የሚያምር የሚያስደንቅ እቃ የሚሰሩት እንዴት ነው? የሚያስብል ነገር ነው። እና እነዚህ ሰዎች እንደ እንትን እንደ ባለሙያዎች፣ እንደ ጥበበኞች ነው እንጂ መታየት ያለባቸው በሌላ አይን መታየት የለባቸውም ብዬ አስባለሁ። ምክንያቱም እነዚህን የመሰሉ እቃዎች እየሰጡን ነው። ሲታይ ደግሞ በጣም ነው የሚያምሩት። በቃ የሸክላ እቃ ሲታይ ያምራል ያብለጨልጫል። ጥንካሬው ደግሞ ሁላችንም እንደምናውቀው ነው። እና በጣም ብዙ የሸክላ እቃዎች በቤቴ ውስጥ እጠቀማለሁ። እንደ ጌጣ ጌጥም አንዳንዴ በሸክላ የተሰሩ እቃዎች እንደ ጌጥም ቤት ውስጥ እጠቀማለሁ ማለት ነው።

ማንቂያ ሰዓት ትጠቀማለህ ወይ? ማንቂያ ሰዓት አዎ እጠቀማለሁ እንዴ እንደውም በስፋት ነው የምጠቀመው። በጧት ነው የምንነሳው አብዛኛው ጊዜ ጧት ላይ ነው የምንነሳው እና። በጣም የሚገርመኝ ነገር ረጅም ጊዜ ሆኖኛል በ በጣም ብዙ ወራት ሆኖኛል በጠዋት መነሳትን ልምድ ካደረኩኝ ማለት ነው። ግን እስካሁን ድረስ ልለምደው አልቻልኩም በቃ ካለ ማንኪያ ሰዓት በሰአቴ የመነሳት በጣም እያቃተኝ ነው። እና የግድ ነው ጠዋት ለመነሳት ሳስብ ማታ ማንቂያ ሰአቴን ሞልቼ ነው። እና እና ማንቂያ ሰአቴን ማታ ሞልቼ አድርና ጠዋት ላይ ነው እንትን የምለው ጠዋት ላይ በዛ የማንቂያ ሰዓት ሲደውልልኝ እነሳለሁ ማለት ነው። ከዛ ውጪ ግን ቀኑን ሙሉ እንዳንሰራቸው ካሰብኳቸው በተለይ ከ ለምሳሌ ለነገ ከሆነ እያቀድኩ ያለሁት ዛሬ እየሰራሁ ከዋልኳቸው ስራዎች የተለየ ስራ ለማሰብ ለመስራት ካሰብኩኝ። እና ደግሞ በዛ ሰዓት የማንቂያ ሰዓት እሞላና ሲደውል ያኔን መስራት ያሰብኩትን ነገር እሰራዋለሁ ማለት ነው። ይሄ ለምን ይጠቅመኛል? ፕላን ያደረኩት ወይ እንደ እቅድ የያዝኩትን ነገር ለመስራት ምናልባት ሰው ጋር መደወል ሊሆን ይችላል ወይ ደግሞ የሆነ ሰው ለማግኘት ሊሆን ይችላል። በተለይ በስራ ጉዳይ ልደውልላቸው የግድ ካዝን ከዛሬ ማለፍ የሌለበት ሰው ከሆነ። አስቀድሜ የማንቂያ ሰዓህ ስሞላና ሰዓቱ ከነ ስሙ ምን ለማድረግ እንዳሰብኩ የማንቂያ ሰዓቱ ስም ላይ ሞልቼ። ለምሳሌ እንትናን እደውላለሁ ብዬ ለምሳሌ ለአስር ሰዓት ከሆነ ለመሙላት ያሰብኩት አስር ሰዓት ብዬ እሞላና የማንቂያ ሰዓቱ ስም ደግሞ እንትና ጋር መደወል ብዬ ሞላዋለሁ። ከዛ በኋላ ሲደውል ለ ማለት ማንቂያ ሰዓቴ ሰዓቱ ደርሶ ሲጠራ ልደውልለት ያሰብኩት ሰው ጋር ለመደወል እንደ ማስታወሻ ይሆነኛል ማለት ነው። እና በጣም በብዙ እንትኖች በብዙ መልኩ ነው የማንቂያ ሰአቴን የምትጠቀመው ከዛ ውጪ ደግሞ ጠዋት ላይ በጣም ልከተላቸው የምፈልጋቸው። ተግባራት አሉ ጠዋት ተነስቼ ስራ እስከምሄድ ድረስ ባለው ሰዓት ሁለት ሶስት ነገሮችን ለማድረግ ነው ያሰብኩትና እነዛን ነገሮች በሰአቴ ለማንሳሌ የአካል ብቃት እንቅስቃሴ እሰራለሁ ጠዋት ስለዚህ የአካል ብቃት እንግስቃሴ ስሰራ ለአርባ ደቂቃ ነው የምሰራው። እና ለአርባ ደቂቃ ልክ ሲሞላ ሌላ ተግባር ደግሞ ለመከወን ስለሚያመቸኝ ሰዓት እንደመያዝም ስለሚሆንልኝ። አስቀድሜ የማንቂያ ሰአቴን እሞላውና ለአርባ ደቂቃ ከ ከሰራ በኋላ አረም አይሜን ማንቂያ ሰአቱን አጥፍቼ እንደገና ደግሞ ከእንደገና ሌላ ተግባር እፈጽማለሁ። ያቺ ተግባር እንደገና አስራ አምስት ደቂቃ የምትወስድ ከሆነ ደግሞ መልሳ ከአስራ አምስት ደቂቃ በኋላ የማንቂያ ሰዓቴ ይጮህና እንደገና ወደ ሌላ ተግባር እሄዳለሁ ማለት ነው። በዚህ መልኩ እጠቀምበታለሁ። ከዛ ባለፈ ቅድም እንዳልኩት የተለየ የምሰራው ስራ በዛለት የምሰራው ስራ ሲኖር የግድ የማንቂያ ሰዓቴ አስቀድሜ እሞላና በዛ ሰዓቱ ሲደርስ ማንቂያ ሰዓቱ ሲጮህ ወይም ሲደውል ያኔ ለመከውን ያቀድኩትን ነገር ካለምንም አስታዋሽ ሌላ አስታዋሽ እፈጽማለሁ ማለት ነው። እና በጣም በብዙ መንገድ ነው የማንቂያ ሰዓትን የምጠቀመው።

የስራ አሰራሮዎችን ትከታለህ ወይ? ትከታለህ የስራ አስራሮዎችን በደንብ ነው የምትከተለው። ያው መስሪያ ቤት ደግሞ ላይ እየሰራሁበት ያለው መስሪያ ቤት። በጣም ጥብቅ የሚባለው የስራ አሰራሮች ያሉበት መስሪያ ቤት ነውና አሳራሮቹን መከተል የቤቱ ወይም የምስራያ ቤቱ አጠቃላይ ህጎችን አሳሮችን መከተል የግድ ይላል። ማለት ነው አሁን ጊዜ አንድ ሰራተኛ በ በመስሪያ ቤቱ ስት ጥላዐስር ከመሆኑ ካልቀረ የስራ አስራዎችን መከተል ሁሌም ግድ ይለዋል። ማለት ነው እና በተለይ ደግሞ ለስራ ታማኝ ለስራ መሳካት አጠቃላይ ላይ ለመስሪያ ቤቱ ራዕይ እና አላማ መሳካት ያንተ የስራ አሰራሮዎችን መከታተል ትልቅ አስተዋጽኦ ስላለው እና እዚህ አሰራሮዎች እ ካለምንም ጥያቄ ማለት ይከብደኛል። በተለይ ከቅርብ ሀላፊ ካለ ከቅርብ ሀላፊ ጋር እየተነጋገሩ የማስመ የማስፈጸሙ አሰራሮችን የማስፈጸሙ ሂደት በደንብ መሳካት ወይም መስተካከል አለበት ብዬ አምናለሁ። እኔም እንደማንኛውም ተቀጥሬ እንደምሰራ ሰው የመስሪያ ቤቱን የስራ አሰራሮች በስነ ስርዓት አንብቤ ተረድቼ ለመከተል ነው የምሞክረው ሁሌም ስራዬን በምሰራበት በምሰራባቸው ሁኔታዎች ሁሉ የስራ አሰራሮዎቹ ምን እንደሚል ስለ አንድ ስራ ስናወራ ወይም አንድ ስራ መፈጸም ካለበት በምን አይነት መልኩ መሆን እንዳለበት የስራ አሰራሮዎች የመስሪያ ቤቱ የስራ አሰራር ስለ ጉዳዩ ምን ይላል? የሚለውን ነገር በግልጽ ለመረዳት በመሞከር ነው ስራዬን የምሰራው። ይህ ጥረቴ ደግሞ በማውቃቸው እና በ የስራ ሀላፊዎቼ የሚወደድን የሚወደድልኝ ነገር እንደሆነ በየጊዜው እያስተዋልኩት ነው የመጣሁት። ምክንያቱም በቃ ግድ ነው ግድ ነው የአንዱን መስሪያ ቤት የስራ አሰራርን ምክንያቱም በቃ የስራ አሰራር የሚያወጣበት ዋናኛው ምክንያት እኮ ይሄ ስራው ወይም መስሪያ ቤቱ የያዘው አላማ በዚህ መንገድ ነው መሰራት ያለበት። ብሎ መስሪያ ቤቱ ያወጣ ህግ ወይም የሚመራበት የራስ የሆነ ደንብ አለው። ማለት ነው ለነዛ ደንቦች ለነዛ ጉድ በተጨማሪ ደግሞ ለነዛ የስራ አሰራሮች ካልተገዛን በስተቀር የመስሪያ ቤቱን አላማ አላማችን ማድረግ በጣም ይከብደናል። ማለት ነው ስለዛ አሰራሮቹን ተረድተን መኮን ያለበትን መንገዶች በግልጽ ማለት ነው በግልጽ ተረድቼ በዛ ሂደት ውስጥ ደግሞ ያልገቡኝ ብዥ የሚሉብኝ ጥያቄ የሚፈጥሩብኝ ነገሮች ካሉ ወይም ደግሞ እንዲህ ቢሆን ብዬ በተሻለ የምለው ሀሳብ ካለኝ የቅርቤ ለአለው ያለውን ሀሳብ ወይም ያለኝን ሀሳብ በመስጠት እና በማካፈል ለማስተካከል ወይም መሆን ያለበት ብዬ ያሰብኩትን መንገድ ለመጨመር ስራዬ ላይ እሞክራለሁ። እንደዛም ሆኖ የቅርብ አለቃ ያን ያክልም የአለቃነት ስሜት ወይም የመ የሀላፊ ስሜት ያለው አይነት ሰው አይደለም። በጣም በቀላሉ ላወራው የሚችል እና ደግሞ የማነሳውን ሀሳብ በቅንነት መረዳት የሚችለው። አይነት ሰው ስለሆነ ለዚህ ለዚህ አስተያየቴ በቅንነትም የሚመልስልኝ ሰው ነውና ስራዬን ቀላል አድርጎታል። ብዬ አስባለሁ። አጠቃላይ ደግሞ የስራ አስራሮችን ለመረዳት በጣም አግዞኛል ብዬ መግለጽ እችላለ።